የትኛውን ወቅት ትወዳለህ እኔ የፀደይ ወቅት ሞድ እንወደለው የፀደይ ወቅት ነው የምወደው የፀደይ ወቅት እንደሚታወቀው ክረምት ካለፈ በኋላ የሚመጡ ወራቶች ናቸው አይደለ ክረምት አልቆ አዲስ አመት ካለፈ በኋላ የሚመጣ ወቅት ነውና መሬቱ አየሩ ሁሉ ነገር የሚቀየርበት ጊዜ ነው የተለየ ወቅት ሙቀት አይደለም ማለት ምንድነው ልስላሴ ነው ያለው አሁን አለ አይደለም ሰው ክረምት ብርድ ነው ማለት እኔ የምጠላው አይነት ብርድ አይደለም ብርድ እወዳለሁ ግን በቃ በብርድ ልትለው መችል አይነት የአየር ሁኔታ ነው ያለው ዝናብ ይመታል ዝናብ ሊጥል ይችላል በረዶ ሊኖር ይችላል ነፋስ ሊኖር ይችላል ጭቃው አለ ምናምን እነዚህ ሁሉ የክረምት መገለጫዎች ናቸ። ከዛ ግን ዝናቡ ከዘነበ በኋላ እና በኋላና ካባራ በኋላ አለ አይደለ አለ የሆነ ደስ የሚል የሚፈጠር ከዛ በኋላ ያቺ ነገር በክረምት የተወሰነ ሰዓታት ልናየት የምንችል ነገር ናት የተወሰነ ሰዓታት ማለት በጣም ለጥቂት ሰዓታት መጀመሪያ ዝናብ ይዘንባል በረዶ የኔ ሊሆን ይችላል ብቻ ከፍተኛ ንፋስ ከፍተኛ ዝናብ ይጥላል። ከዛ በኋላ ዝናቡ አባርቶ ፀሀይ መውጣት ትችላለች ትጀምራለች መሬቱን ደራሰ ነው ቅዝቃዜው ትንሽ ረገብ እያለ ነው የንፋሱ ትንሽ ረገብ ያለ ነው። እና በጣም ነው የሚያምረው ያ ወቅት ማለት ነው በጣም ነው የሚያምረው እና እኔ ግን የፀደይ ወቅት ሲባል ግን ይሄ አይነት ቅዝቃዜ ያቺ በክረምታት ዝናቡ ካባራ በኋላ ፀሀይ ከወጣች በኋላ ምን ነህ ሰማይ የምናየው አይ ጥርት ያለ ሰማይ ልስልስ ያለ ዝም ያለ ንፋስ የፀደይ ወቅት ሁል ጊዜ እንደዛ ነው ቅዝቃዜ የለበትም ይወቅ ወብቅ የምንለው አይነት ሙቃት የለበትም ንፋስ ነው የሚነፍሰው አየሩ ሁሉ ለስለስ ያለ ነው። እና በጣም ነው የምወደው በጣም ነው የምወደው እኔ እንጃ እንዴት እንደሆነ ልቅም ግን የፀሐይዋ ድምቀት ይለያል ሙቀቷ ይለያል ስላሴዋ ይለያል መሬቱ ክረምት ላይ ተዘርቶበት ምናምን ስለቆየ ጸደይ ላይ አፍርቶ የሚያምር ሆኖ ነው ምናምን የሚታየው በተለይ መንገድ ያን ጊዜ መንገድ ላይ ወይ ወደ ገጠር አካባቢዎች ከሄድን ያለው ነገር በቃ ከምንገምተው እጅግ በጣም በላይ ያማረ ነገር ነውና ፀሀዩ ዝም ያለው ንፋስ የበቀሉት አዝርእት የበቀሉት አበባዎች ሁሉም ነገር በጣም ነው የሚያስተውና ይበልጥ የፀደይ ወቅት የምወድ ይመስለኛል አይ የብርድ ሰው ነኝ ብርድ ነው። የምወደው ማለት ነው ያለው አጥንት የሚሰበር አይነት ብርድ ሳይሆን ለስላሳው ብርድ የክረምት ብርድ እወዳለሁ የክረምት ብር በደንብ በጣም ነው የምወደው እና ክረምቱ አልፎ እንዳልኩት ከዛ ደግሞ ፀሀይ በጣም ክፍተኛ የሆነ ፀሀይ ደግሞ አልወድምና ጸደይ ግን መሃል ላይ ያለ የአየር ሁኔታ ይመስለኛል ብርድም አይደለም ሙቀትም አይደለም ብቻ የሆነ ልስልስ ያለ ነው በቃ ቆዳ ሲነካ የሚታወቅ አይነት ልስላሴ ያለው የአየር ፀባይ ነው ያለው እና ከሁሉም ወቅቶች ጸደይ የምወድ ይመስለኛል መሬቱ ሁሉ ያምርበታል በጣም ነው የሚያምርበት መሬት ያምርባታል ያን ጊዜ እኛ ሁሉ ያምርብን አለና ጸደይ ይበልጥ የምወድ ይመስለኛል

ማር ትወዳለህ? ማር እወዳለሁ። ምንድን ነው ያሳቀኝ የሆነ አጋጣሚ ትዝ ብሎኝ ነው። የሆነ ጊዜ የሃይስኩል ተማሪ ሆኜ ጓደኛዬ ቤተሰቦቿን ንብ ያረባሉና። ማር ይቆርጣሉ ብዙ ጊዜ ማለት ነውና ምን አለችን? ነገ እኮ ማር የሚቆረጥበት ቀን ነውና ምንድን ነው ሚባለው? የማር ቂጣ እንዳመጣላችሁ ትፈልጋላችሁ ወይ ብላ ጠየቀችን። ከዚያ ደስ ይለናል ምናምን አላት ማለት ነው። ሁላችንም ከዚያ እሽ በቃ ይዤላችሁ እመጣለሁ ብላ። በነጋታው ፌስታል ላይ አስራው። ብዙ ነው ይዛልን የመጣችው ለአንድ ለሶስት የምንሆን ጓደኞቿ ብዙ ነው ግን ከሚገባ በቃ እጅግ በጣም በላይ ብዙ ነው ይዛልን የመጣችው ማለት ነው። እና ከትምህርት ቤት ውስጥ አደለችን ሰጠችን ማለት ነው። በረፍት ሰዓት ላይ ከዚያ መብላት ጀምረን እኔና ጓደኛዬ ሶስት ነን ከዚያ አንዷ ጓደኛዬ ትንሽ ከበላች በኋለሁ በቃኝ አለች ብዙ የሆነ ምቾት አልሰጣትም። ያው እንደሚታወቀው ማር ሲበዛ የሆነ ይመር የለ። ብቻ ከሆነ መጠን በላይ መብላት አትችልም ማር። ምንም ያህል ብትወደው ከሆነ መጠን በላይ መብላት አትችልም። እና ብቻ አቆመች አቆመች አልበላም አለች ከዚያ እኔና ሌላኛዋ ጓደኛችን ሆነን መብላት ጀመርን ማለት ነው። እኔ ጣፍጦኛል የሆነ ደግሞ የጢስ አይነት ሽታም አለው ማሩ ላይ እና እሱ ይበልጥ ጣፍጦኛል መሰለኝ ዝም ብዬ ነበር ምበላው ማለት ነው። ዝም ብዬ በላሁ ከዚያ የማር ቂጣው ደግሞ እንዴት ነው የሚበላው? ታኝከዋለህ ከዚያ ሰፋፉ አፍህ ላይ ይቀራል እሱን እያወጣህ ትጥላለህ ነው። ከዚያ በላን በላን በላን ብዙ ነው የበላነውና የሆነ ሰዓት ላይ የሆነ ብዙ ከበላ በኋላ ማለት ነው። ብዙ ማለት በጣም ብዙ ከበላን በኋላ የማቅለሽለሽ አይነት ስሜት ይሰማኝ ጀመረ ማለት ነው። ማቅለሽለሽ ጀመረኝ። ከዚያ በኋላ አልወጣም ግን በጣም ለረጅም ጊዜ ቆየ። የማቅለሽለሽ አይነት ስሜት ይሰማኝ ጀመረ። ከዚያ በኋላ ደግሞ ራሴን ማዞር አይነት በጣም በቅርቡ ነው ማር እንደሚያሰክር ያወቅሁት ማር ያሰክራል። ምን አለው በውስጡ አልኮል አለበት እንዴ? እና ለምንድነው የሚያሰክረው? ያሰክራል ያሰክራል ማር ያሰክራል በተለይ አዲስ የተቆረጠ ማር። እንደዚህ ሳያድር ምናምን ማለት ነው እና ያሰክራል ሲሉኝ አመንኳቸው። ያን ጊዜ እኔ እንደ ስካር አድርጎኝ ስለነበረ ነው። አሁን የገለጽኩት አጋጣሚ። እንደ መስከርም አድርጎኝ ስለነበረ በዚያ ነው ያስታወስኩት። እና አራት አምስት ቀን ምንም አይነት ምግብ ሳልበላ ምንም አይነት ነገር በቃ በህመም ስሜት ቆይቻለሁ ለአራት ለአምስት ቀን የሚሆን ከትምህርት ቤት ቀርቼ ከ በጣም ከሚያስጠላ የህመም ስሜት ጋር ቆይቻለሁ። አላግባብ ከመብላት የተነሳ ማለት ነውና ያኔ የተሰማኝ ይሄ የማቅለሽለሹ ስሜት ምናምን ብዙ ጊዜ ወስዶብኛል እሱን እንትን ለማድረግ ከዚያ በኋላ በጣም በቅርቡ ደግሞ ሰማሁኝ ማለት ነው። በተለይ አዲስ የተቆረጠው ማር ከጠጣኸው ይመስለኛል በጣም ቀጭን ነው የሚሆነው ልክ እንደ ውሃ ሚቀዳ አይነት ነገር ነው የሚሆነው ወፋፍራም ማር አለ ከዚያ ግን ይሄ ቀጭን እንደ ውሃ የሚቀድ አይነት ማር። አዲስ ሆኖ ዛሬ ተቆርጦ ዛሬ ብትበላው ወይም የሆነ ያህል መጠን ብትበላ ያሰከርሀል ምናምን የሚሉት ነገሮች። በጣም በቅርቡ ከሳምንት በፊት ምናምን የሰማሁት የሆነ ጓደኛዬ ሲያወራ እና አዎ ለካ እውነት ሊሆን ይችላል እኔ እንጃ መሆኑን እርግጠኛ አይደለም ግን እውነት ሊሆን ይችላል ምክንያቱም እኔ አጋጥሞኛል። ብዙ ስለበላው የማቅለሽለሽ ስሜት እሺ ከጣዕሙ የተነሳ ምናምን። አእምሮዬ ወይስ ሰውነቴ ስለበዛበት ሊሆን ይችላል። የራስ ምታቱ ይሄ የስካር አይነት ስሜቱ ግን ከየት መጣ? እና እወዳለሁ

እና ነገሮቹን በሰርዓት ታስቀምታለህ? አዎ በደንብ በጣም በስነ ስርዓት ነው የማስቀምጠው ያሉኝን ነገሮች የምጠቀማቸውን ነገሮች በሙሉ በስነ ስርዓት ነው የማስቀምጠው። ምንም ሊሆን ይችላል ለምሳሌ ልብሶቼ ሊሆን ይችላሉ የምጠቀማቸው እቃዎች ሊሆን ይችላሉ መጽሐፎቼ ሊሆኑ ይሆናሉ። ጫማዎች ምንም ነገር በስነ ስርዓት ነው የማስቀምጠው። ያው እኔ እንደ ማለት በግሌ ሌላ ሳይሆን ስለሚረብሸኝ ነው አሁን የተዘረከረከ ነገር አልወደም። እንደውም ጓደኞቼ ምን ይላሉ የሆነ የ የማንነት አይነት አለና እሱ ምን አልባት ስለሆንሽ ነው ምናምን ይሉኛል እና። መጽሐፍት ለምሳሌ አንድ ትልቅ መጽሐፍ እና አንድ ትንሽ መጽሐፍ በትክክለኛው ስነ ስርዓት አቃመጥ ከሆነ ትልቁ ከታች ትልቁ ደግሞ አይም ትልቁ ከታች ትንሹ ደግሞ ከላይ ነው መሆን ያለበት አይደል? እንደ አጋጣሚ በሆነ አጋጣሚ ብቻ ትንሹ ከታች ነው ትልቁ ከላይ ከሆነ ካየሁት አይምሮ ይረበሻል። በቃ ግድ ሄጄ ሄጄ ማስተካከል አለብኝ እንጂ አይምሮዬ ልክ አይሆንም። የሆነ የሚረብሸኝ ነገር አለ ብቻ የተዝረከረከ ነገር ሳይ ቦታ ቦታ የልያዘ ነገር ሳይ አይምሮዬም ምረብሻኝ ነገር አለ። ከቅርብ ጓደኛዬ ጋር ስለዚህ ጉዳይ ስናወራ ምን ብላኛለች ልማጂው ምናምን ብለኛለች ልማጂው ምድነው ማደርገው አሁን? በቃ እንዳልኩት ነው ከስራ ቦታ ላይም ሆኜ ቤት ውስጥም ሆኜ ልብሴ የሆነ አላግባብ ዝርክርክ ከለ አይምሮዬን መሰብሰብ ስለሚያቅተኝ እስካየሁት ወድያው ነው። ሄጄ ለማስተካከል ምሞክረው ወይ ጫማዎቼ እንደዚሁ ዝርክርክ ከሉ ወይ መፅሃፎቼ እንደዛ አላግባብ ከተሰደሩ በስነ ስርዓት ካልተቀመጡ የግድ ሄጄ ማስተካከል አለብኝ እንጂ አይምሮዬ አያርፍም። ከዛ ምን አለችኝ ጓደኛዬ የሆነ አይነት ማንነት ጠራችልኝና ምናልባት እንደዛ ነው ሰው ሆነሽ ሊሆን ይችላል እንደዛም ሆኖ ግን እያየሽው ማለፍን ልመጃ አለችኝ ምክንያቱም ምንድነው? በጣም እንትን ያሳጣል። አሁን እርግጥ ነው ነገሮች እኮ መስተካከል አለባቸው። ቦታ ያልያዘ ነገር ቦታ ቦታ መያዝ አለበት። አንደኛ ለእቃውም ጥሩ አይደለም። ለሚያየውም ጥሩ አይደለም ለቤቱ ውበትም ጥሩ አይደለም። ግን የሷ ነጥብ ምንድነው? በጣም ከልክ በላይ እያሰብሽው ነው አንቺ ማለት ለምሳሌ አንድ ቀን እንደዛ ሆኖ ቢውልና በነጋታው ብታስተካክይው ምንድነው ችግሩ? ወይ ደግሞ ሁለት ቀንም ቢሆን ሁለት ቀን ከሁለት ቀን በኋላ ጊዜ ሲኖርሽ ብታስታኪው ምንድነው ችግሩ? አሁን የኔ ችግር ምንድነው በጣም ባየኋት ቅጽበት ነው መስተካከል ያለባት እንጂ እረበሻለሁ ነገር ነው። እና ሄጄ ካላስተካከልኩ ቦታው ቦታ ካላሳስኩ በጣም ነው የሆነ ነገር ነው ውስጤ የሚሰማኝ እና የእሷ ነጥብ እዚህ ላይ ምንድነው? ለምሳሌ የሰራው የነበርኩት የሆነ ስራ ነበር ሊሆን ይችላል ወይ ደግሞ ቅድሚያ የሰጠሁት የሆነ አይነት ስራ ኖሮ ሊሆን ይችላል። ያንን ስራ አቁሜ ነው ያንን ነገር ለማስተካከል የሚሄደው እና። እንዴት እንደሆነ ደግሞ አላውቅም ምናልባት ሰዎች እንትን አያደርጉትም። አይ ምናልባት ሊያዩት ይችላሉ ሰዎች እኔ ግን በተለየ መንገድ አየዋለሁ። አየዋለሁ በቃ እንደዛ በትክክለኛ ቦታ ላይ ያልተቀመጠ ነገር እንደውም አሁን ላይ ከጓደኛዬ ምክር በኋላ እሷ በዚህ መንገድ ከገለጠችልኝ በኋላ እና ምን ያህል ሀይል የሚወስድ ነገር እንደሆነ። ከተረዳሁኝ በኋላ ትንሽ ለማስተካከል። ምድድነው ቸል ለማለት እየሞከርኩኝ ነው በተወሰነ መልኩ ማለት ነው። ምክንያቱም መያዝ ሚዛን መያዝ ስላለበት ትንሽ ቻል ለማለት እየሞከርኩኝ እንጂ። በቃ በጣም እንትን ነበርኩኝ በጣም ነበር ውስጥ የሚረበሸው እኔ እስኪሰማኝ ድረስ ማለት በደንብ እስኪታወቀኝ ድረስ ነበር። አይምሮዬ እነዛን ነገሮች የሚመለከታቸው የሚያያቸው እና በስነ ስርዓት መቀመጥ እወዳለሁ እንዳልኩት ከቤት ጽዳት ከቤት ውበት ወይ ደግሞ ከእኛ አይምሮ እረፍት ጋር በቀጥታ ይየያዘን ብዬ ነው የማስበውና። የተዝረከረከ ቤት ያለው ሰው የረጋ አይምሮ አለው ብዬ ለመውሰድ ትንሽ ይከብደኛል።

የሞባይል ዳታ ትጠቀማለህ? የሞባይል ዳታ አዎ በደንብ ነው የምጠቀመው። ያው በብዙ ነገር እጠቀማለሁ ለብዙ ነገሮች ከዚህ ባለፈ ጥቅሙ ይታወቃል። የሞባይል ዳታ ለምን እንደምንጠቅምበት ኢንተርኔት። አቅርቦት እንዲኖረን ከስልካችን ጋር የኢንተርኔቱን መስመር አያይዘን በኢንተርኔት ላይ የምንፈልጋቸውን ማናቸውንም ነገሮች ለማድረግ የሚያስችልን መጠቀም እንደሆነ ይታወቃል። እና ለዛ ኢንተርኔት መጠቀም ስፈልግ ወይም ቤኢንተርኔት ሚሰሩ ማናቸው አይነት ስራዎች መስራት ስፈልግ ዋይፋይ በሌለበት ቦታ ላይ ከሆንኩኝ ለምሳሌ ስራ ቦታ ከሆንኩኝ ሙሉ በሙሉ በዋይፋይ ነው የምንጠቀመው። ግን አንዳንድ ጊዜ ቤት ስሆን ወይ ደግሞ ከቤት ውጪ ግን ዋይፋይ የሌለበት አካባቢ ስሆን እንትን ልጠቀም እችላለሁ የሞባይል ዳታ ልጠቀም እችላለሁና እጠቀማለሁም ደግሞ። እና እንዳልኩት ነው ከ ከኢንተርኔት ጋር በተያያዙ ብዙ ነገሮችን ለመጠቀም ስፈልግ የሞባይል ዳታን እጠቀማለሁ። አብዛኛው በዋይፋይ ነው የምሰራው ስራዬን ከስራ ጋር ግንኙነት ተያያዥነት ያላቸውን ነገሮች በዋይፋይ ነው የምትጠቀመው። የስራ ቦታ ላይ የራሳችን የሆነ ዋይፋይ ስላለን አሁን ላይ ደግሞ ብዙ ቦታዎች ላይ ዋይፋይ ያለ ካፌዎች ሆቴሎች መዝናኛ ቦታዎች ብዙ ብዙ የመንግስት ተቋማት ሳይቀሩ ዋይፋይ ዋይፋይ እያስተከሉ ነው እና ለህዝቡ ደግሞ በግልጽ ይሰጣሉ ማለት ነው። እና ሆስፒታሎች ብዙ ብዙ ቦታዎች ላይ ዋይፋዎች እየተተከሉ ስለሆነ በጣም በትንሹ እንኳንስ በድርጅቶች ደረጃ ይቅርና በግለሰቦች ደረጃ ሳይቀር በየቤቱ ዋይፋይ እየገባ ነው ኡይደለ ሰዎች በቤታቸው ዋይፋይ አያስገቡ ነው። ምናምን ነውና ጥሩ ነገር ነው በቀላሉ ደግሞ እንትን የሚያደርጉት ነገር ነው። ለማግኘት ከባድ መሆኑን በጣም ቀርቷል ድሮ በጣም እንከራተት ነበር። ለምሳሌ አንድ አሳይመንት ለመስራት ወይም አንድ የቤት ስራ ያለን ነገር ለመስራት ወይ ደግሞ ላደቂቃ አንኳን ኢንተርኔት ለመጠቀም በጣም በቃ ሆቴሎች ጋር እንሄዳለን። የማንፈልገውን ነገር ጠጥተን ተጠቅመን ምክንያቱም ዝም ብለው ቁጭ ማለት አትችልም የተጠቃሚ ብቻ ነው የሚሰጠው እና ባለን አቅም ወይ ሻዬ እንጠጣለን ወይ ምናምን ብቻ ለትንሽ ሰዓት ለመጠቀም ብቻ ለረጅም መንገድ እንሂድ ነበረ በደንብ ነው የማስታውሰው። ብዙ ነገር እንጥር ነበረ። ከዛ ባለፈ ደግሞ ድሮ እንደአሁኑ ብዙ ቤት ላይ አልነበረም ዋይፋይ ሆቴሎች ጋር ምናምን ነበር የሚኖረው እና ወይ ደግሞ የ ኢንተርኔት ቤቶች አሉ የኢንተርኔት ኢንተርኔት ካፌዎች አሉና እዛ ቦታዎች ላይ ካልሆነ በስተቀር እንትን የለውም። ብዙ አይገኝም ነበር። እና ከዛ በኋላ ግን ምክንያቱም ስልክ የለንም ተማሪዎች ነን ስልክ የለንም የራሳችን የሆነ ኮምፒውተር የለንም። ስልክ ቢኖረን ራሱ ካርድ የምንሞላበት ገንዘብ የለንም። ስለዚህ የግድ ያለን አማራጭ ወይ ዋይፋይ ያለበት ቦታ መሄድ ነው ወይ ኢንተርኔት ካፌዎች ላይ ሄዶ አሳይመንቱን መስራት ነውና። በጣም የሆነ ጥረት የሚፈልግ ነገር ነበረ አሁን ላይ ግን እንዳልኩት በጣም ነገሮች እየቀለሉ አይደል እየመጡ ያሉት ለብዙ ነገር። በጣም እየቀለለ የቀላለ ነገሮች ትንሽ እየሆኑ በቀላሉም ምንድነው መሆን የሚችሉ እየሆኑ መጥቷል። ነገሮች እና በዛ በዛ ምክንያት አሁን ላይ በቀላሉ የሞባይል ዳታይን አብርቼ የምፈልገውን ኢንተርኔት መጠቀም እችላለሁ። እንትናቸው ብትል የተጋነነ አሁን ላይ ዋጋው ማለት ይሄ መጠነኛ የሚባል ዋጋ አይደለም ያለው። የሞባይል ዳታ ለመጠቀም ደግሞ ዋይፋይ መጠቀም ይሻላል በብዙ እጥፍ የራሱ ዋይፋው ማስተከል ይሻላል እንጂ በጣም እንትን ነው። በጣም ያ ማለት ያላገናዘበ አይነት ዋጋ ነው ያለው ዞሮ ዞሮ ግን ከመጠቀም ወደኋላ አላልንም

ከደበኞች ጋር ትሰራለህ? አዎ ስራዬ ከደበኞች ጋር በቀጥታ የሚያገናኘኝ ስራ ነው የምሰራው። እና በደንብ ነው ከደንበኞች ጋር የምሰራው። እንዳልኩት በቀጥታ ከደንበኛ ከሚገናኝ ስራ ስለሆነ የምሰራው። ከደንበኞች ያለንን አገልግሎት የማብራራት ያላቸውን ማንኛውም አይነት ጥያቄ የማስተናገድ ከዛ ባለፈ ደግሞ ስለምንሰራቸው ስራዎች አብረን አብረውን ቢሰሩ ከእኛ ጋር ቢሰሩ ምን ሊጠቀሙ እንደሚችሉ? የማሳወቅ ከዛ ደግሞ በአጠቃላይ ግን ግንኙነት የመፍጠር ከደንበኛ ጋር ግንኙነት የመፍጠር ስራ ነው የምሰራው። እንደ መስሪያ ቤት ለኔ የተሰጠኝ ሀላፊነት እንደዚህ አይነት ሀላፊነት ስለሆነ በቀጥታ ከደንበኛ ጋር እገናኛለሁኝ ከደንበኛ ጋር እሰራለሁኝ። ከዛ ባለፈ ደግሞ ደንበኝነት ያው የኛ ሀገር ሰው ሲተርት ደንበኛ ንጉስ ነው ይላል። እና በተለይ በተደጋጋሚ እኛ ጋር የሚመጡ ደንበኞች አሉ። አንድ ስራ አሰርተውን ወይ አብረናቸው ሰርተን ከዛ በኋላ በስራችን ደስ ስለተሰኙ ስራችን ስለወደዱት ድጋሚ የሚመጡ ሰዎች አሉና። ለነዛ አይነት ሰዎች በጣም በትልቅ አክብሮት ድጋሚ ስለመጡ ስራችንን ስለወደዱ መውደዳቸውን ደግሞ ድጋሚ በመምጣት ስላሳዩን ለዚህ ሁሉ አክብሮታቸውና ለዚህ ሁሉ ዋጋ መስጠታቸው የሚመጥን አገልግሎት ለመስጠት በተቻለን አቅም ነው የምንሰራው። እና እኔ ደግሞ በቃ እንዳልኩት ከደንበኛ ጋር የተያያዘ ስራ ነው የምሰራው። ቀላሉ ስለምንሰጣቸው አገልግሎቶች ስለምንሰራቸው ስራዎች አብረን ከደንበኞች ጋር ከመጡት አዲስም ይሁኑ ከዚህ በፊት መጥተው የነበሩም ቢሆኑ ያለውን ነገር የማስረዳት ከእነሱ ጋር የመስራት እስከሚያልቅ ድረስ የያዝነው ስራ እስከሚያልቅ ድረስ። ነው የምንሞክረው ማለት ነው። ያ ስራ የኔ ስራ ነው በአብዛኛው እና እሱን እሱን ነገር አደርጋለሁኝ ከዛ ባለፈ ደግሞ። እንዳልኩት ስራው አልቆ አስረክበናቸው ስራው ካለቀ በኋላ ደግሞ። ምን ላይ ነው የሚለውን ነገር? በትክክል ወይም ደግሞ ባወጣነው እቅድ መሰረት ስራቸውን እያስኬዱት ነው። ወይም ደግሞ በተነጋገርነው መሰረት ስራውን መሬት ላይ እያወረዱት ነው ወይስ ምንድነው የሚለው ነገር? የመከታተል ማለት ስራው ካለቀ በኋላ ራሱ የመከታተል ስራ የኔ ስራ ነውና። በቀጥታ ቀጥታ ነው ከደንበኞች ጋር የምንነጋገረው። ትንሽ ስራው ቀላል የሚባል አይደለም። ምክንያቱም አንድ ሰው ሲመጣ ወይ ከአንድ ሰው ጋር ስትገናኝ እንዳልኩት በተቻለ መጠን ከስራው ጋር ወይም ደግሞ ከስራው ጋብቻ ለመገናኘት ነው መሞከር ያለብህ ብዬ ነው የማስበው። ምክንያቱም ሰው ሲመጣ ብቻውን አይደለም የምመጣው ወይ ደግሞ ስራውን ብቻ ይዞ አይደለም የሚመጣው የገዛ ባህሪው የገዛ ህይወቱን ነው ይዞ የሚመጣው እና። አንዳንድ ግን ቦታዎች ላይ በቃ ከስራው ጋር ምንም ግንኙነት የሌላቸው ነገሮች ሊያወራህ ይችላል። ከስራው ጋር ምንም ወይ ደግሞ ላንተ የማይመለከት የግል ስሜቶቹን እዛ የስራ ቦታ ላይ ሊያንፀባርቅብህ ይችላል። እና ይሄን ነገር እንዴት ማስተናገድ እንዳለብህ ካላወቅክ ትንሽ ሊምታታብህ ይችላል። ስለዚህ ያን ነገር እንዴት መያዝ እንዳለብህ እንዴት በስነ ስርዓት መቀበል በስነ ስርዓት ማስኬድ እንዳለብህ ማወቅ የሚያስፈልገው ነገር ይመስለኛል። ከዛ ባለፈ ግን ከደንበኛ ጋር መስራት በጣም ደስ የሚል ነው

ገንፎ ትወዳለህ? ገንፎ በጣም ነው የምወደው በጣም ነው የምወደው። እውነትን ለመናገር እኔ መስራት የምችለው አይነት የምግብ አይነት አይደለም። በጣም ሀይል የሚፈልግ ነገር ነው እና በጣም ሀይል የሚፈልግ ነገር ነው። እና መስራት ለጊዜው አይደለሁም እንደውም የሆነ ጊዜ አስታውሳለሁ። እናት አልነበረችም እኔና ታናናሽ ወንድሞቼ ብቻ ነበረን ይመስለኛል የሆነ ቀብር ምናምን ነገር። አጋጥሟት እናቴ ከቤት ከሌሎች ወንድሞቼ ጋር እና ከአባቴ ጋር ሄዱ ማለት ነው። ርቆ ቦታ ነው እና እኔና ወንድሞቼ ብቻ ቀረን እኔና ታናናሽ ወንድሞቼ ሁለት አሉ። እነሱን ብቻ ቀረን ማለት ነው ቤት ውስጥ ከዛ በኋላ። ምንድነው እንትን ያለ? ምን ልስራላችሁ ምናምን አልኳቸው ለራሴ ህፃን ነኝ ግን ምን ልስራላችሁ ስላቸው። ገንፎ ምናምን አለ ትንሽ ወንድሜ ማለት ነው ገንፎ ስሪልን ምናምን አለ ከዛ በኋላ። እንደማልችል አውቃለሁ ግን በቃ ችግር የለውም እሺ እሰራላችኋለሁ ምናምን ብዬቸው። በቃ እንድምንድነው አደራ ስለተባልኩኝ ብቻ ማለት ነው። እና የምችለውን ነገር ብሰራ ምን አለበት? ከዛ እሺ አልኩኝ እሰራላችኋለሁ ችግር የለውም ምናምን ብዬ። ምንድነው የሚደረገው? ገንፎ ለመስራት መጀመሪያ ውሃ ትጥዳለህ ማለት ነው። በረት ድስት ላይ የሚበቃህን ያህል ውሃ ትጥዳለህ መድጃ ላይ ታደርጋለህ ከዛ በኋላ ውሃው ይፈላል። ፈላ የኔም ውሃ ፈላ። ውሃ ከፈለ በኋላ የሚበቃውን አይነት ያህል ዱቄት ነው መጨመር ያለብን ማለት ዱቄት መብዛት የለበትም። ማነስ የለበትም እንደውም ከሚበዛ ቢያንስ ይቻላል። ይሻላል ምክንያቱም ከ እንትኑ ዱቄቱ ከመጨመር በፊት ሁሉም ገንፎ የሚሰራ ሰው የሚያደርገው ምንድነው? ውሃ ይቀንሳል በኋላ ትንሽ ጠብ እያደረገ ለማማሰል እንዲያመቸው ውሃ ይቀንሳል እና እኔም በቃ። እንትኔ ውሃ ቀንሼ ነበርና ብዙ እንደዛ ስለሚያደርግ ከሚበዛብህ። ዱቄቱ ከሚያንስ ቢበዛ ይሻላል። እና የሚበቃኝን ያህል ዱቄት ጨመርኩኝ ማለት ነው። የት ውስጥ ልጨምር? ሰማስለው በቃ ጭራሽ ሙቅ ሆነ ማለት ነው። እንኳንስ ጎንፎ ይሄ ምንድነው ወፍራም ያለ ነገር አይደለም በኋላ በማንኪያ የሚበላው ወፍራም ነው አይደለ። እንኳንስ ያናክ ሊወፍር ይቅርና። እንደ እንትን ሆነ በቃ እንደ አጥሚት ነገር ሆኔ። ከዛ በኋላ በቃ በጣም ሳቅን በጣም ረጅም ሳቅ ነው የሳቅነው። ከወንድሞቼ ጋር በጣም ሳቅን። በቃ አይሆንም። ከዛ ደግሞ ትንሽ ቆይቼ እንትን ጨመርኩበት። ሌላስህተት ማለት። ሌላ ስህተት እንትን ጨመርኩበት ዱቄት ጨመርኩበት ዱቄት ጨመርኩበት። በቃ እንትን ሆነህ አይሆንም ከዛ በኋላ አይሆንም ከዛ መንገድ አይሰራም። እና ይሄ አይነት አጋጣሚ አለኝ። እና ከዛ በኋላ ሞክሬ አላውቅም ለመስራት በፍጹም ሞክሬ አላውቅም እኛ ሀገር። አንዲት እርጉዝ እናት ስትወልድ ልጅ ስትወልድ የሚቀርብላት እስክትወጣ ድረስ ማለት ከአራስ ቤት እስክትወጣ ድረስ ራሷን ችላ። እስክትወጣ ድረስ ገንፎ ነው የምትበላው ምናምን። ጀርባውን ያጠነክርላታል ምናምን ተብሎ ነው የሚታሰበው። እና ሌላው እንደገና ደግሞ ለሆድ ከባድ ነው ግን የስጋ አይነት ያህል ክብደት የለውም ተብሎ ስለሚታሰብ ሌላ ነገር እንድትበላ አይደረግም። እና እህቴ በምትወልድበት ጊዜ እንዲህ አይነት ሀላፊነት ነበረኝ። ከዛ እናቴ ሳትኖር ስትቀር። እኔ እሰራላታለው ግን በጣም ብዙ ጊዜ እንትን አድርጎኛል ብዙ ጊዜ ተላሽቶብኛል። እና ዞሮ ዞሮ ግን መብላት ግን በጣም ነው የምወደው። በተለይ እናቴ የምትሰራው እህቴ የምትሰራው ገንፎ። በቃ ትችልበታለች ምን እንደምጨምርበት እኔ አላቅም። ግን በጣም ነው የሚጠፍጠው የሷ ገንፎ በጣም ነው የሚጠፍጠው። ምንም አድርጋ ብትሰራው ብትፈጥን ብትዘገይ እንደምን ብታደርሰው በጣም ነው የሚጣፍጥላትና እሷ የሰራችው በተለይ እንደገና ደግሞ የፍሰክ ሲሆን ገንፎ ከእርጎ ጋር በጣም የሚጣፍጥ። ስልስ ጋር ሲቀርብ እኔ እንጃ በጣም ነው የምጣፍጠኝ። በተለይ ለቁርስ በጣም አሪፍ ነገር ነው

ምን አይነት መሳሪያዎችን ትጠቀማለህ? እና ምን ላይ ብዙም ምክንያቱም በተለያየ ነገር ላይ የተለያየ መሳሪያዎችን ልጠቀም እችላለሁ። ለምሳሌ አሁን እሆን ስራ ለመስራት ስልኬን እየተጠቀምኩኝ ነው። ምግብ ለማብሰል ድስትና መክተፊያ ሌሎች የማድ ቤት እቃዎች እጠቀማለሁ። ብዙ አይነት መሰሪያዎች አሉ። እና መሳሪያ ሲባል ሚመጣልኝ ነገር ምንድነው? የሙዚቃ መሳሪያ የመጀመሪያው ሚመጣልኝ ነገር የሙዚቃ መሳሪያ ነው። አይ ደሞ ሙዚቃ አፍቃሪ ሙዚቃ ወዳጅ እንደመሆኔ መጣን ማለት ልኬት የለውም ሙዚቃ የመውደዴ ነገር ልኬት የለውም እና በጣም ነው ምወደው። አዲስ ሙዚቃ በወጣ ቁጥር ተሽቀዳድሜ እንደምን ብዬ ምሰማ አይነት ሰው ነኝ አያመልጠኝም። አያመልጠኝም እንዲያመልጠኝም አልፈቅድም በፍጹም በተለይ ምወደው ሰው ከሆነ ምጠብቀው። አለ አይደለ አንዳንድ አርቲስቶች አሉ በቃ በፍጹም እንትናቸው ሊሰለቸኝ ማይችል ዘፈናቸው ሊሰለቸኝ ማይችል። ከአመታት በፊት የተሰራ አልበማቸው ራሱ በቃ አይ ሳይሰለቸኝ ነው ማዳምጠው ሳይሰለቸኝ ነው። እየደጋገምኩ ምሰማው እና እነሱ ናቸው ሚመጡልኝ። ከዛ ደሞ እንዳልኩት የሙዚቃ አፍሪቃ ስትሆን። ለረጅም ጊዜ በተለይ ለረጅም ጊዜ ሙዚቃ መከታተል ሙዚቃ መውደድ። ስታበዛ ወዴት ነው ሚወስድህ የተሰራበት መንገድ ወደ ማወቅ። እነሱን ለመረዳት ወደመሞከር ማለት። እንዴት ነው ሚሰሩት? ስትዲዮ ላይ አሳለፈን ይላሉ አንድ አልበም ለመስራት አንድ አልበም ማለት እኮ ለምሳሌ አስራ ሁለት ወይ አስራ ሁለት ለምሳሌ ሙዚቃዎች እንኳን ቢኖሩት አንድ አልበም ላይ በዛ ቢባል አምስት ደቂቃ ነው አንዱ እንዳውም በዛ ቢባል ነው አንድ አምስት ደቂቃ ነው አንድ ዘፈን ማለት ነው አስራ ሁለት በአምስት ስልሳ ደቂቃ ዘፈን ማለት ነው ለስልሳ ደቂቃ ዘፈን። ሁለት አመት ሶስት አመት ወስዶብናል ሲሉ እገረማለሁ በደንብ ነው ምገረመውና። እንዴት ነው ሚሰሩት? ሂደቱ ምንድነው? ምን ተጀምሮ ምን ከዛ በኋላ የት ነው ሚደርሰው ሚለው ነገር። በጣም ለማወቅ ነው ምጓጓው እና። እንዳልኩት ሙዚቃ ወዳጅ ስትሆን በቃ እንትኑ ያልፍብሃል። ሙዚቃ ሰምተህ ዝም ማለቱን። አይደለም ከዛ በኋላ እንዴት ነው የተሰራው? እንዳልኩት ግጥሙ የማነው ዜማው የማነው? ማን ያንቀራ ያቀናበረው። ምን አይነት መሰሪያዎች ተጠቀሙ፣ ምን ያህል ጊዜ የወሰደባቸው? ይሄን ዘፈን ሲሰሩ ምን እያሰቡ ነበረ፣ እንዴት ነው የተግባቡት፣ ሌላው ቢቀር መግባባት አለብህ እኮ አይደል የሙዚቃ ስራ። ለብቻ የሚሰራ ስራ አይደለም። ዘፋኝ አለ ግጥም ጻሃፈውና ዜማው ደራሲ አለ፣ ከዛ አቀናባሪ አለ፣ ማስተር የሚሰራው ሰው አለ። ብቻ ብዙ ሰዎች ይሳተፉበታል ስራው ላይ አና። እንዴት የተግባቡት አንድ ሙዚቃ በቃ ይውጣ አሁን ላይ ይውጣ? አሪፍ ነው። ሁሉም ነገር ቂንብሩ ነበር አሪፍ ነው ማስተሪንግ ሁሉም ነገር አሪፍ ነው። ተብሎ ይውጣ ሲባል እንዴት ነው ሚግባቡት? እንዴት ነው ሚስማሙት? በቃ ይሄ ሁሉ ሰው ተሳትፎበት። እንዴት ነው አንድ? ሀሳብ ሆኖ ምክንያቱም። አልበሙ ሲመጣ የዘፋኙ አይደለም እኮ የዘፋኙ አይደለም። የአቀናባሪው ነው። ወይም ደግሞ የ ኤአይ ሙዚቃ መሳሪያ ተጫዋቹም ወይም የ ዜማና የግጥም ደራሲዉም ነው እኮ ሙዚቃው አይደል የዘፋኙ ብቻ አይደለም። እና። የሁሉም ነው የሚወጣው። እና ምን እንትን ምን አለ ማለት። እንዴት ነው እንዳልኩት በቃ እንዴት ነው የተግባቡት? ሀሳቡ ላይ በቃ ይህንን እናስተላልፍ። ብለው የተስማሙት ምን ላይ ነው ብዬ ብዬ አስባለሁና። እሱን ጉጉት ያድርብኛል። ይሄን ጉጉቴን ለመወጣት እንዳልኩት የሙዚቃ መሳሪያ። መለማመድ አለብኝ ብዬ አስባለሁ እና። መቼ እንደሆነ አላውቅም ግን በእርግጠኝነት አደርገዋለሁ ብዬ ነው የማስበው

የፀሀይ መውጣት ታያለህ። የፀሀይ መውጣት። በጣም ነው የምመለከተው በደንብ ነው የማየው። ይሄን ማለት በጣም ሚያመር። ሁሉም ነገር በጣም ነው የሚያምረው ፀሀይ ስትወጣ ማየት። ሁሉም ነገር በጣም ነው የሚያምረው በጣም ነው የሚደንቀው። በዛ ላይ ደግሞ። ምን ፀሀይ በቃ በተፈጥሮ ከተሰጡን ነገሮች በጣም የምታምረዋ ናት። ከሰማይ ቀጥለህ አንደኛ ሰማይ ነው የምወደው። ቀለሙ እርጋታው ዝም ዝም ማለቱ ብዙ ነገሩ። የሰማይ እወደዋለሁ። የሰማይና ከሰማይ ቀጥለው ግን ፀሀይ በጣም ነው የምወዳት። በተለይ ስትወጣ ያላት ውበት ይሄ ወርቃማው ቀለም በጣም ነው የሚያምረው። ከዛ ባለፈ ደግሞ ንጋት። ከአዲስ ነገር ጋር ይገናኛል ማለት። መሽቶ ነበር ነግቶ አዲስ ቀን ለዛሬ ሰኞ ከሆነ በነጋታው ማክሰኞ ነው ሌላ አዲስ ቀን ነው ሚመጣው ነው። ስለ ስያሜ አይደለም ስለ ቀኑ ቁጥር አይደለም። ግን በቃ መንጋትና መምሸት። በስልጣን ደረጃ የያዘው አካል አለና እሱ ብቻ ሊያደርገው ሚችል ነገር ነው። ያ ምስጋና ያ አዲስ ነገር ስለተሰጠህ ደስ የመሰኘት ስሜቱ አብሮ ነው ሚመጣው። ከ ከፀሀይዋ ውበት ጋር አብሮ ነው እና አብሮ ነው ደግሞ እኔን ሰላም እንዲሰማኝ። ደስ የሚል ስሜት እንዲሰማኝ የሚያደርገኝ አብሮ ነው ከእንትኑ ጋራ ከጸሃዮ ውበት ጋራ አዲስ ቀን እንደተሰጠኝ። አዲስ ልምምድ ውስጥ አዲስ ህይወት ውስጥ አዲስ ነገር ውስጥ ሁሌ ራሴን መጀመር እንዳለብኝ ለራሴ እንዳስብ ሚያደርገኝ ነገር ነውና። እንዳልኩት የፀሀይዋ ውበት እንዳመሰግን ያደርገኛል። ተፈጥሮን እንዳደንቅ ያደርገኛል። ከዛ ባለፈ ደግሞ ከእንትን ጋር በጣም ምን ላደርግ ይችላል ማለት በዚህኛው አዲስ ቀን ምን ብሰራ ነው ለራሴ የተሻለ ሰው የማደርገው። ብዬ እንዳስብ ያደርገኛል ያስታውሰኛል በቃ በአጭሩ ብዙ ነገሮችን እንዳስብ ብዙ ነገሮችን እንዳስታውስ ያደርገኛል። ከሁሉ በላይ ይሄ ምስጋና ነው ማለት። ንጋትና መምሸትና መንጋት እና የጊዜ ጉዳይ በሰዎች እጅ አይደለም። በሰዎች እጅ አይደለም ማለት በቃ ሌላ አካል ነው። ያለው እና በእኛ እጅ ያልሆነ ነገር ደግሞ ለዛውም ሳንጠይቅ የተሰጠን። ነገር ስለሆነ ሁሌም በምስጋና ነው ቀናችን መጀመሪያ ያለብን ፀሀይዋ ስትወጣ አዲስ ቀን እንደተሰጠን እያስታወስን አዲስ ቀን እንደመጣልን እያስታወስን በምስጋና ነው ይህን ቀን ልንቀበለው ሚገባው ብዬ ነው የማስበው። እና እኔ ደግሞ ሁል ጊዜ እንዴ ስለኝ እንዴ ሰማኝ ስለሚያደርገኝ የፀሀይ መውጣት። እንዳመሰግን ምን ልስራ በዚህ አዲስ ቀን ምን ላድርግ ራሴን እንዴት ላሻሽል ሁሌ በዛ ሀሳብ ውስጥ ነኝ ብዬ ነው የማስበው። ራሴን በማሳደግ ውስጥ ራሴን በማሻሻል ውስጥ ራሴን የምፈልገው ህይወት ለመስጠት ለመስጠት በመጣር ውስጥ ነኝ ብዬ ነው የማስበው። ሁልጊዜ እና ያ በጣም ደስ ይላል። ከውበቷ ባለፈ የምትሰጠኝ ትርጉም ይበልጥ ትርጉም ይሰጠኛል ስለ ፀሀይ። ስለ ውበቷ ብዙ ሰዎች አውርተዋል ብዙ ሰአሊዎች ብዙ ጸሐፊያን ብዙ ደራሲዎች ብዙ ብዙ ብዙ በጥበብ ላይ ያሉ ሰዎች። የፀሀይ ውበታ አውርተዋል እና ሰአሊዎች ስለዋታል። ደራሲዎች ጽፈውላታል ገጣሚዎች ሁሉም እና ከተነገረላት ከተወራላት ከተጻፈላት ከተገጠመላት ከተሳለላት እጅግ በጣም በላይ ምታምር ናት ፀሀይ። ብዬ ነው ማስበው እና እኔ ሁል ጊዜ ጠዋት ጠዋት ፀሀይ መመልከት በጣም ነው የምወደው እንደገና ደግሞ የዘወትር ልማዴም ነው።

በመስኮት ከሆነ መቀመጥ ትወዳለህ? ሚገርመው ነገር ሁል ጊዜ ወይ ሩቅ ቦታ ስንሄድ ከጓደኞቼ ጋር ወይ ደግሞ የሆነ የሆኑ ቦታዎች ላይ ስሄድ። በቃ ወይ መንገድ ላይም ቢሆን ትራንስፖርት እየተጠቀምኩኝ ከሆነ ምናምን በመስኮት በኩል መቀመጥ ነው ደስ ሚለኝ አንደኛው። መንገዱን እያየ በደንብ እያስተዋልክ ምናምን ያለውን ነገር ብቻ የመሄድ ደስ ይላል። መንገዴ በራሱ ጉብኝት ይሆንልሃል ማለት ነው። በተለይ ማላቃቸው ከተሞች ጋር እየሄድኩኝ ከሆነ ምናምን። በቃ አብዛኛው ጊዜ መንገድ ላይ በመስኮት በኩል ነው የምሆነው። በዛ በኩል ተቀምጬ የጠየኳቸውም የት የት ደረሰን ይሄ ምንድነው? ከተማ ምን ይባላል ይሄኛው ቅስም ምናምን እያልኩኝ ብዙ ነገር እያየሁ የትመለከትኩ እየጠየኩ በአንዳንዶቹ እየተገረምኩ በአንዳንዶቹ በተለይ አይቻቸው ማላውቃቸው ከተሞች ብዙ ናቸው። ማለት የመጓዜን መጓዝ የመውደዴን ያህል ያልደረስኩባቸው ከተሞች ብዛት በጣም ብዙ ነውና መጓዝ እወዳለሁ። በተለይ ከጓደኛ ጋር በስራ ምክንያት እንዲሁ ለመዝናናትና ቦታዎችንም ለማየት። ከጓደኞቼና ከቤተሰቦቼ ከቅርብ ሰዎቼ ጋር ብዙ ጊዜ እናቀዳለን ብዙ ጊዜ አብረንም ይሄን እናቃለን። እና ከዛ ግን እንዴት ነው እንትን የማይለው እንዳልኩት። በስራ ምክንያት ሊሆን ይችላል። ከጓደኞቼ በተለይ አንዳንድ ጊዜ እረፍት ስንፈልግ ሁላችንም በአንድ ድምጽ የምንወደው ነገር መጓዝ ነውና ካለንበት ከተማ ትንሽ አቅራቢያ ያሉ ከተሞች መታየት የሚችሉ ከተሞች አሉ። ከዛ ባለፈ ደግሞ አድረንም ቢሆን ሁለት ቀንም ቆይተን ይሆን የምንመለስባቸው ደግሞ እንደዚህ አይነት ከተሞች እንደዚህ አይነት አጋጣሚዎችም አሉና። በጣም የሚያምር በጣም ደስ የሚል ጊዜ ነው የምናሳልፈው ሁሌም። በሄድን ቁጥር በጣም ደስ የሚል ጊዜ ነው ምናሳልፈው። እና እንዳልኩት እየሄድን እያለ ግን ሁል ጊዜ መንገድ ላይ የግድ ነው የመመስኩት በኩል መሆን። ያለብኝ ያየኸው ንፋስ እየተቀበልኩ በዛ ላይ ደግሞ ይሄ መታፈን ስሜቱ አልወደውም። ትራንትፖርት ውስጥ ያለው በተለይ ከከተማ ውጭ ስትሄድ በጣም ከፍተኛ ህዝብ ነው ሚጨናነቀው። ማለት ባሱ ወይም ትራንስፖርት ከሚችለው ሰው በላይ ነው የሚሸከመው። እና ከሚችል ማለት ባሱ በራሱ ከሚችለው ሰዎች ህዝብ በላይ ነው የሚሸከመው። እና ሽታው አለ ሙቀቱ አለ የመጨለል እኮ አለ። እና እሱን ለራሱ ለመሸሽ በቃ የግድ መስኮት በኩል ነው መቀመጥ ያለብኝ እና እንደዛ ነው የምወደው። ከዛ ባለፈ ደግሞ አንዳንድ ቀን እንዲሁ በረንዳ ላይ መቀመጥ ደስ ይለኛል። ነፋስ እወዳለሁ ቅዝቃዜ እወዳለሁ እና ስራዬን ጨርሼ ማረፍ ስፈልግ ምናምን ቤቴ ውስጥ ወይ በረንዳ ላይ ቡና አፈላለው አለ ያ ደግሞ ውስጥ ያፈላሁትን ቡና በሲኒ ይዤ መጥቼ በረንዳላይ ተቀምጬ መጠጣት ምናምን በጣም ነው የምወደውና። እና እንደዛ ነው የምወደው። በመስኮት በኩል መቀመጥ መንገድ ላይ ከሆንን። ወይ ደግሞ እንዲሁ እንትን ላይ ከሆንን ደግሞ። ቤተ ውስጥ ከሆንኩኝ ደግሞ በመስኮት በኩል ወደ ውጪ ማየት በመስኮት በኩል ያለውን ነገር መመልከት። እንደውም ስራ ቦታ ላይ ሆኜ ራሱ አንዳንድ ጊዜ ትንሽ ፋታ ማድረግ ስፈልግ ከስራው በመስኮት በኩል እሄድና እቆማለሁ ያለውን ሰው አያለሁ የሚያልፉትን መኪኖች የሚራመሰው ን ህዝብ መመልከት እወዳለሁ። በጣም አስባለሁ በቃ ወዴት ነው ይሄ ሁሉ ሩጫ? እላለሁኝ አንዳንድ ጊዜ እና በመስኮት በኩል ስቀመጥ እንዳልኩት በትራንስፖርትም በምስኮት በኩል ነው የምቀመጠው። ቤቴ ውስጥም ሆኜ እንዳልኩት ትንሽ ፋታና እረፍት መውሰድ ስፈልግ መስኮት ላይ ተቀምጬ ትኩስ ነገር እያጠጣሁኝ ማሰብ ደስ ይለኛል። ከዛ ባለፈ ደግሞ እንትን ላይ ተቀምጦ ምንድነው የሚባለው? የስራ ቦታ መስኮት ላይ ትላልቅ መስኮቶች የሉም። እንደዛ መስኮት አለው መስራቤታችን እና እዛ ላይ ቆሜ ያለውን ሰው ቅስቀሳውን ማየት ይለኛል

ቀልድ መናገር ትወዳለህ? እንትን ነው እንዳለው። የሰማኋቸውን የሚያስቁ ነገሮች ደግሜ መናገር ወዳለሁ። ማናቸውም ነገር ቀልድ ብቻ ሳይሆን የሚያስቅ ነገር ሆኖ ምናምን ብቻ ሳይሆን ማናቸውንም የሰማኋቸው ታሪኮች ግን በሆነ አጋጣሚ ወይ አስቀውኝ ወይ እንዴት እንደዚህ ይላል? አስብለውኝ አልያ ደግሞ ብቻ በሆነ ምክንያት አይሞልከቅረ ያ ንግግር ወይ ያ ሀሳብ ወይ ያነበብኩት ነገር ወይ ሰው የተናገረው ነገር ሊሆን ይችላል። ብቻ አይምሮ ላይ ከቀረ ከቀረ እንዳልኩት በሆነ ምክንያት መልሼ ለሰው መናገር እወዳለሁ። አንደኛ ጓደኞች አሉኝ። ለዚህ የሚመች ጓደኞች አሉኝ። እና እንዴ እኮ ሲል ምን ማለት ነው? ግን ምናምን እያልን እዛ ላይ እናወራበታለንና ቀልድም ከሆነ በጣም አስቆኝ ከሆነ ደግሜ እነግራችኋለሁና ያስቃቸዋል ቀልድኛ ብዬ ነው የማስበው እንደውም ማለት ካለን የጓደኛ ግሩፕ ቡድን ቀልደኛዋ ሳልሆን እቀራለሁ ይመስለኛል እኔ ነኝ በጣም ምንድነው? ተጫዋች ምናምን አይነት ሰው አይደለውም ደግሞ ትንሽ ለወሬም ለንግግርም ትንሽ ሲሆን የሆነ መጡልኝ ጣል ለማደርገው ነገር ለብዙ ጓደኞቼ ያስቃል በጣም ነው የሚያስቃቸው። ንግግሬ እንዳለ እና ምናልባት ብዙ ስለማልናደርግ ከእኔ ሲወጣ ስለሚያስደናግጣቸው ሊሆን ይችላ። አላውቅም ብቻ ግን እንዲስቁ ነው የማደርጋቸው። ብዙ ጊዜ ብዙ ጊዜ እና ከዛ ግን እንደውም ትላንትና እያወራንበት ነበረ ከአንዷ ጓደኛዬ ጋር ቀልድ የሚባለው ማለት ነው። በተለይ ምንድነው ስለ አንድ ሰው የቀለድኩ ከሆነ ቀልድ የሚባለው ያ ሰው እስከተቀበለው ድረስ ነው እስከተቀበለው ድረስ ማለት? ለምሳሌ የሆነ ሰው አጭር ነው እንበልና አጭር መሆኑ ደግሞ እንዲህ ይሰማዋል በቃ ለምን አጭር ሆንኩኝ ምናልባት ረጅም ብሆን ኖሮ አጭር በመሆኔ ነው። እንደዚህ ይሄ የሚደርስብኝ ከዚህ የቀረሁት ምናምን ምናምን ሊል ይችላል ወይ ደግሞ ካለው ሌላ ከቁመት ውጪ ሌላ አይነት የ የአካል እንዲህ ነው ጎዶልነት ሊሆን ይችላል። ወይም አፍንጫ አያምርም፤ ወይ ከንፈራ አያምርም፤ ምንም ነገር ማለት ነው። እና በዛ ምክንያት ግን ስለራሱ ያለው ግምት የተዛባ ከሆነ ያ ሰው በተለይ ጓደኛ ከሆነ ስለዛ ነገር አለማንሳት ነው። ለሱ ተመራጩ ወይም ደግሞ የምትወደው ከሆነ የምትጠነቀቅለት ከሆነ ባለማንሳት አንደኛ ልትጠነቀቅለት ይገባል። ሁለተኛው ነገር ደግሞ በህይወት ውስጥ ይሄ ያለን አካላዊ ለውጥ ሊሆን ይችላል። አካላዊ አቋም ሊሆን ይችላል ምንም ያህል መጠን ዋጋ እንደሌለው ከዛ በላይ ዋጋ ሊሰጣቸው የሚገቡ ሌሎች ነገሮች እንዳሉ በህይወት ውስጥ ለማስረዳት መጣር እስኪገባው ድረስ ማለት ነው። እስኪገባው ድረስ እሱ እንዲገባው ማድረግ ነው። እንጂ እሱ በሚያፍርበት ወይም ደግሞ ችግሬ ነው ብሎ የሚያስብበት ነገር ቀልድም ይሁን ለደቂቃ ብናገር ወይ ምንድነው የሚባለው? ሙድ መያዝ ወይኔ በጣም አደገኛ ነገር ነው። በጣም አደገኛ ነገር ነው በጣም እንትን የሚለው ነገር ምንድን ነው? የሚያስጠላው ነገር? አሁን በተለይ እንደዚህ ተሰብስበህ ምናምን በጣም ሰዎች ሆነ አንዱ ለምሳሌ ስለ አፍንጫው ከሆነ ችግር አለብኝ ብሎ የሚያስበው ስለ አፍንጫ አውርቶ እሱን ነክቶ አብሮ መሰቅ ከዛ የእሱን ስሜት አለመረዳት በቃ ይሄ ቀልድ አይደለም። ይሄ በቃ በአደባባይ ሰውን ሞራል መንካት መስደብ ስለራሱ እንዲያፍር ማድረግ ስለሆነ በጣም ጥንቃቄ የሚፈልግ ነገር ነው። ብዬ ነው የማስበው በተለይ በጓደኞች መሃል እንደዚህ አይነት ነገር በጣም የተለመደ ከቅርበትህ የተነሳ ምናልባት ላታውቀው ትችላለህ። ከቅርበቴ የተነሳ ላይገባህ ይችላል። ምን እያደረገው እንዳለ ማለት ነው ምክንያቱም እነሱም አውቆት ሊሆን ይችላል። አንተም ላታውቀው ትችላለህ። ግን መጥፎ ሲሰማህ ብቻ ነው የምታውቀው እንጂ የነሱ ጥፋት ነው እንዲህ ማለት አልነበረባቸውም ብለህ ራስን የመከላቀል ሁሉ አቅሙ ላይኖሩ ይችላ። ከቅርበቴ የተነሳ ማለት ነው። እና በጣም ጥንቃቄ ይፈልጋል። እውነት

ጢም ታቆያለህ እንዴ ይሄ እኮ ሴት ነኝ ለምንድነው ጢም የሚኖረኝ? ለምን ጾታ አያሳይህም እንዴ የሞላሁት ነገር ላይ ያሳያል እኮ አይደል? ጺም የለኝም ሴት ነኝ ጺም የለኝም ግን ደግሞ ጺማም ወንድ እወዳለሁ። የሚገርመው ነገር። ጺማም ወንድ እወዳለሁ ማለት አሉ አይደለም የሚያምርባቸው ወንዶች አሉ አይደለ ጺም ሲኖራቸው የሚያምርባቸው ወንዶች። እንደውም እኔ እንጃ በጣም ነው የምታለው የት ጺም የሌለው ወንድ። ምንም አይነት ጺም የሌለው ማለት ሴት አይመስልም ኧረ ደስ አይልምም ይሄ ደስ አይለኝም። ከዛ ይልቅ ጺማም እንደወዳለሁ በጸጉር የተሞላ ፊቱ። ከዛ ግን ይሄ አንዳንዶች ደግሞ አሉ ጺማቸው በጣም ከርዳዳ የሆነ እና ምንም ነገር የማይመች። ሲስሟችሁ ራሱ ፊታችን የሚያወጋ ምናምን አይነት ነገር እንደዛ እንዲሆን አልፈለገም። ግን መካከለኛ ሆኖ የሚያመር ግን የሚያምር ቅርጽ ያለው። ግን ደግሞ መካከለኛ አይነት ቁመት ያለው። ጺም እንዲኖረው እፈልጋለሁ። በተለይ ማለቴ የምወደው ሰው እንደዛ እንዲሆን እፈልጋለሁ። የኔ የምለው ሰው እና ማስቸግረው አይመስለኝም። ቁረጠው እያልኩኝ እህቴ ባሏ በጣም ጺማም ነውና በጣም ነው የምትጠላው ማለት ነው ቁረጠው እያለችሽ ስንት እንደምታስቸግረው። እኔ ግን እንደዛም ብለህ አይመስለኝም ፍጹም አይመስለኝም። እንደውም ይበልጥ ማብረታ አይመስለኝም። እንደዛ ይመስለኛል። ማለት እንዲያ ቆየው እንዲያቆየው አብሮ እንዲያቆየው ከዛ ባለፈ ደግሞ እንዳልኩት እንዲያቆየው። ባይሆን እንዲንከባከበው የሆነ ቅርጽ እንዲያስይዘው ማለት ሲታይ የሚያምር ውበት የሚጨምርለት እንጂ የሆነ ተዥገርግሮም እዛው የሆነ አይነት ነገር እንዲሆን አልፈልግም። ግን ሲታይ የሚያምር እንዲሆንለት እንዲንከባከበው ማሳደግ ካለበት እንዲያሳድገው ከዛ ደግሞ በየጊዜው ደግሞ መልክ ማስያዝ ነገር የለም። ፀጉር ቤት እየሄዱ ወይ ይቅርታ ወጣሉ። ወይ ከእንትን ካለ በጣም ከረዘመ ደግሞ ቁመቱን ይቀንሱታል። ቆርጠው ምናምን ብቻ የራሳቸውን ነገር ተጠቅመው ቢያደርጉት ሲያደርጉት ደስ ይለኛል። እና ማስቸግረው አይመስለኝም የራሴ ባል ቁረጠው እያልኩ ማስቸግረው አይመስለኝም። በጣም ነው ደስ የሚለኝ ባይሆን ፀጉር የምጠላው የት ነው ደረት አካባቢ የሚወጣው ፀጉር እሱ ደስ አይልም። በተለይ አንዳንዶቹ በጣም ከ እንትን ከማለቱ ከመርዘሙ ከመብዛቱ መከርደዱ እንትን ማለት ሲነኩት የሆነ ነገር አለው እና እንደዚህ አይነት አልወድ። አሁንም ጺማም ወንድ ደስ ይለኛል ኮፊያ የሚያደርግ ወንድ በጣም ነው የምወደው። ጺም ኖሮት በዛ ላይ ኮፍያ ካደረገ በቃ በዛ ላይ ደግሞ ትንሽ ጠየም ካለ አለቀ። ማለት እሱ ነው የኔ ሰው። በአካል ደረጃ በሚታይ የሰውነት አካል እሱ ነው የኔ ሰው ጺማም ኮፊያ ሚያደርግ ጠይም ረጅም አለቀ። የራሴ ባል ብዬ የማስበው እንዳልኩት በእንትን ደረጃ በ በውጫዊ አካል ደረጃ በሚታየው ደረጃ እሱ ነው የኔ ሰው ብዬ የማስበው። ምንድንነው ሚባለው? የኔ በቃ ግጣሜ ግጣሜ ነው። እሺ እና ይገርማል አጋጥሞኝ ያውቃል እንደዚህ አይነት ወንድ አጋጥሞኝ ያውቃል። እና ደግሞ በቃ በቀላሉ ነው። ምንድን ነው ሚባለው? አካላዊ የሆነ መሳብ የሚያጋጥመኝ በጣም በቀላሉ ነው ለእንደዚህ አይነት ሰው ማለት ነው። እና ጺም አላቆይም ጺም የለኝም ሴት ነኝ ወንድ አይደለሁም። ነገር ግን ጺማም ወንድ አወዳለሁኝ ጺሙን እንዲያሳድግ እንዲያቆየው ደግሞ በደንብ ነው የማበረታታው። በጣም ማለት አንዳንድ ሰዎች አሉ አይደለ በቃ እንዴት ልሁንልሽ ምን ላድርግልሽ የሚሉ ሰዎች አይደለም አሉ አይደለም ለምሳሌ ሴቶች ምን ይላሉ? ምን ለብሼ ስታይ ነው ደስ የሚለህ ወይ ምን አይነት ልብስ ወይ ምን አይነት ጫማጸጉሬንም እንዴት ብሰራው ነው የምትወደው ምናምን ይሉሃል ይላሉ። እኔን ቢጠይቀኝ በቃ እንደዚህ ነው የምለው

ከደበኞች ጋር ትገናኛለህ ትገናኛለህ ከደበኞች ጋር። ባለኝ ጊዜ ሁሉ ነው የምገናኘው እንዳልኩት ነው በቃ። ቀጥታ ከደንበኛች ከደንበኞች ጋር ቀጥታ የሆነ ግንኙነት ያለው ስራ ነው የምሰራው። ማለት ከደንበኛ ጋር በተያያዘ ያለውን ስራ አጠቃላይ የምሰራው እኔ እና። አለመገናኘት አልችልም ሁል ጊዜ ነው አብረን ነው የምንሰራው የምንገናኘው አብረን ነው። እና አንዳንድ ኣዳዲስ ስራዎችም ሲኖሩ እንደዛው ከእኔ ጋር ነው በቀጥታ የሚገናኙት። ወይ ደግሞ በስራው ላይ ያላቸውን ማንኛውም አይነት ሀሳብ ቅሬታም ሊሆን ይችላል። ምንም በቀጥታ ከእኔ ጋር ነው የሚያወሩት። እና እሱ ነው የኔ ስራ በአጠቃላይ ማለት ነው። እሱ ነው ስራዬን እና ሁል ጊዜ ነው የምንገናኘው በጣም ደስ ደስ የሚሉ ደንበኞች ነው ያሉኝ እዚህ ጋ አንድ የምፈተንበት ነገር ቢኖር። ያው ስራ ላይ ያለ ነገር ቢሆንም የምፈጠርበት ነገር ስለሆነ ግን ብጠቅሰው ችግር የለውም ብዬ ስላሰብኩኝ ነው። እሱ ምንድነው? ብዙ ሰዎች ደንበኞችም ቢሆኑ በቃ ስራ ቦታ ላይ የግል ሀሳባቸውን የግል ስሜታቸውን ይዘው ነው የሚመጡት አብዛኛው ማለት ነው። እና ማለት አስፈላጊ በማይሆን ደረጃ ጉዳያቸውን የግል ጉዳያቸውን ይዘው ይመጣሉ እና በጣም አዳጋች ይሆናል። ከስራው ጋር በተያያዘ በቀጥታ ለመውራት ትንሽ ያዳግታል። ያ ሰው ሲያወራ ስለ ስራ ላይሆን ይችላል የሚያወራው ወይ ደግሞ በንዴት ከተናገረህ ባላስፈላጊ መንገድ ሀሳቡን ከገለጸ ስላንተ ላይሆን ይሻላል በቃ በግሉ በራሱ ስለሚያስበው ስለሚሰማው ነገር ሊሆን ይችላል እየተናገረ ያለው ያ ሰው ነው። እሱ እሱ አለ ትንሽ ለመቀበል ለመቀበል ለመውራት ትንሽ ነገሩ ከበድ እንዲል የሚያደርጓቸው የሚያደርግበት መንገድ አለን። ይሄም ትንሽ የስራው ከባድነት ያሳያል ብዬ አስባለሁ። ስራው ቀላል እንዳይሆን በራሱ ቀላል ነው ማለት ቀላል የሚባል ስራ እንኳን የለም። ግን በራሱ ከባድ ሆኖ ሳይሆን ግን የምትግባባው ወይ የምታገኘው የምታወራው ከሰው ጋር ነው በቃ ስሜት ካለው ሀሳብ ካለው የራሱ ያሳለፉ ቀናቶች ካሉት ሰው ጋር ነው። እና ትንሽ እንትን ከባድ ያደርገዋል የተለየ የመግባቢያ መንገድ ቃል ተጠቅሞ በስተቀር የገዛ ስሜት ነው ሁሉን ላይ ሊጎዱት ሊነኩት ይችላሉ። በዛ መጠን ትንሽ የምትከፋባቸው አንዳንድ ደንበኞች አጋጣሚዎች ንግግሮች የስራ ኮንትራቶች ምናምን ሊኖሩ ይችላሉ። እና እሱን እሱን ታሳቢ ለማድረግ እና ከባዱ ብዬ የማስበውም ያ ነው ብዬ ስለማስብ ነው። እሱን ለማንሳት ፈልጌ ነው ከዛ ባለፈ ግን የደንበኞች ማለት ደንበኛ ለማስደሰት ማለት እሰራዋለሁ ብለህ እስከተቀበልከው ድረስ ስራውን በስመ ስርዓት የመስራት ግዴታ የሁላችንም እንደሆነ ነው የሚሰማኝ። እነሱ ደግሞ ምንም ስለሚያስቡት የሚያስቡት ነገር ለመናገርም አስተያየት ለመስጠትም ቅሬታም ካላቸው ቅሬታቸውን ለመግለጽ ወደኋላ ማለት የለባቸውም ብዬ ነው የማስበው።

በአንድ ግዝየ ብዙ ስራዎችን ታስተናግዳለህ ይመስለኛል ጎበዝ ነኝ። በአንድ ጊዜ ብዙ ስራዎችን የተለያዩ ስራዎችን በአንድ ላይ ማስተናገድ በተፈጥሮ ጎብዝ ነኝ የመሰለኝ። በጣም ቀላል ነው ከሚባለው ነገር ሲጀምር ማለት ነው። ለምሳሌ ፖድካስት እየሰማሁ የሆነ ስራ መስራት። ወይ ደግሞ እጻፍኩኝ ሙዚቃ መስማት አይ አይ ስጽፍ እንኳን እንትን አይ አይሰማኝም። በተቻለ መጠን ሊራብሸኝ የሚችል ማንኛውም ነገር ለማስወገድ ነው ምሞክረው። ይሄ ማለት የጻፍኩኝ እያለ ወይ ሙዚቃ መስማት ምናምን አልችልም። ሃሳቤን ሊያስቀይረኝ ይችላል ያሰብኩት ነገር ሊያጠፋብኝ ይችላል ከዛ ባለፈ ደግሞ አይምሮዬን ሊወስደው ይችላል ሙዚቃ በጣም ስለሞወድ። አብሬ አብሬ መዝፈን ምናምን ልጀምር እችላለሁ በመሃል ማለት ነው እና እሱን አላደርግም። ግን አንዳንድ ጊዜ የቤት ውስጥ ስራዎችን እየሰራው ፖድካስት መስማት እንዲ በቃ በተለይ የቤት ውስጥ ስራ ብዙ ምወድ ሰው አይደለሁም። ማለት ባልሰራ እመርጣለሁ ማንኛውም አይነት ስራ እሰራለሁ። በራሴ ሁሉም በሚባል ደረጃ ግን ባልሰራው እመርጣለሁ። ባልሰራ ምርጫዬ ነውና። ስሰራ ግን እንዳይታወቀኝ ለማድረግ ከምትጠቀምባቸው መንገዶች አንዱ ፖድካስት እከፍታለሁ። በቃ በከፍተኛ ድምጽ ከዛ እሱን እየሰማሁኝ እሱን እያየሁ ምናምን በቃ ሙሉ በሙሉ ስራውን ረስቼ ከሰዎቹጋ ነው ምሆነው ማለት ነው። ከተጠያቂው እና ከተጠያቂውጋ። ሲያስቅ እየሳቅኩኝ ምናምን ምናምን ነገር ከዛ ደግሞ ቀለል ያሉ ፊልማዎች ለምሳሌ አስቂኝ ፊልማዎች ምናምን። የቤት ውስጥ ስራዎችን እየሰራሁ ማየት እችላለሁ እዛ ማድረግ እችላለሁ። ከዛ ባለፈ ግን ይሄ ስራ በምንለው ደረጃ ሲሆን ግን በተቻለኝ አቅም አንድ ስራ ለመስራት ነው የምሞክረው። በጣም አይምሮዬ ሲጨናነቅ ደግሞ የ ደስ የለኝም። ግን እንደርኩት በተፈጥሮ በጣም ፈጣን ነኝ ብዬ ነው የማስበው። ለምሳሌ የሆነ ነገር የጻፍኩኝ በኮምፒውተር ወይ በሌላ አንን መሳሪ በዚህኛው ደግሞ አንዳንድ ፊርማዎችን ይሄን ልፈርም እችላለሁ ወይም ምናምን። ብቻ አረ ማስተናገድ ያለብኝ ሰው ኑሮ ካልሆነ በስተቀረ። ብዙ ጊዜ የሁለት ስራዎችን ምናምን በአንዴ ማስኬድ ብዙ የሚቸግረኝ አይነት ሰው አይደለሁም ብዬ ነው የማስበው። እንግዲህ እስከማውቀው ድረስ። በተለይ አንዳንድ ስራዎች ብዙ ጫና የሌለባቸው ስራዎች አሉ እንደሚታወቀው ብዙ እንትን የማያሳድሩ ጫና የማያሳድሩ ቀለል ተደርገው ሊሰሩ የሚችሉ አንዳንድ ፕሮጀክቶች ሲመጡ ያ አንዱን ፕሮጀክት እያዩኝ ከሌላኛው ፕሮጀክት ጋር እያስተያየሁ ምናምን ወዲያ ወዲያ እያልኩኝ ሊሰራቸው እችላለሁ። አንዳንዶቹ ግን ደግም እነዚህ ትላልቅና ከባባድ የሆኑ ስራዎች ሲመጡ በጣም በከፍተኛው ጥንቃቄ መስራት ስላለባቸው። አንዱ ላይ በደንብ አተኩሬ ከሰራሁና ያንን ከጨረስኩኝ በኋላ ነው ወደ ቀጣይ ፕሮጀክት ወይም ወደ ቀጣይ ስራ የምሄደው ማለት ነው። እና እንዳልኩት በቸፈጥሮ እንደዛ ሁለት ነገሮችን የማድረግ ወይ ስልክ እያወሩ የሆነ ነገር ማድረግ ወይ ደግሞ የቤቱ ስራዎች የሰሩ ሌላው ደግሞ በእጅ ሚሰሩ ነገሮችን መስራት። በቃ እንደዛ አይነት ነገሮች ላይ ጎበዝ ነኝ ብዬ አስባለሁ። ወይ ደግሞ ብር እየቆጠሩ ስልክ ማውራት አለ አይደለ በመሃል ሊጠፋብህ ይችላል እኮ ስልክ እያወራ ከሆነ በመሃል የምትቆጥረው ነገር ይጠፋብኝ ይችላል። ግን ያን ያክል አይጠፋኝም። እና በቀላሉ የማደርገው ነገር ነው።

በተፈጥሮ ውስጥ መራመድ ትወዳለህ? በጣም በጣም ነው የምወደው። የእረፍት ቀኔን። ብዙ እኛ አካባቢ እንደዚህ አይነት ነገር የተለመደ አይደለም ማለት። ብዙ ጫካ የለውም አካባቢያችን። እንደዛም ሆኖ ግን እኔ በቻልኩት አቅም በቻልኩት መጠን። የተለያዩ ቦታዎችን ለማየት በተለይ እንደዚህ ጸጥ ያለና በተፈጥሮ የተከበበ ቦታዎችን እየሄድኩኝ መጎብኘት ያለውን ነገር ማየት። ከዛ ባለፈ ደግሞ። ከዛ ባለፈ ደግሞ። መጎብኘት በጣም ነው የምወደው። እና እንደዚህ በማደርግበት ሰዓት። አንዳንድ ሰዎች በቃ እንትን ይመስላቸዋል። መመሰጥ ከዚህ አለም ውጪ ለመሆን መሞከር ምናምን አድርገው ያስቡታል በዛም መንገድ ሊረዱት ይችላሉ። ግን ወደ ተፈጥሮ ተፈጥሮን ማየት ማለት ራስን ማየት ማለት ነው። በቃ ላለህ ትርጉም ማለት ነው። እና ራስን መመልከት እንደማለት ነው። ራስን ወይ ደግሞ ራሱን ወደሆነ እንደተፈጠረበት ያለ ብቸኛ ነገር ቢኖር ተፈጥሮ ነው አይደል? ማለት የመቀየር እድልም የሌለው ማለት ነው። እንደሚታወቀው እንስሳት እጽዋት ሁሉም ሌላ ከሰው ልጅ ውጪ ያሉት ፍጡራን የመቀያየር እድል የላቸውም። የሰው ልጅ ብቻ ነው የመቀየር እድል ያለው። መቀየር የሚፈልግ እንዲሁም ደግሞ ለውጥ እንዲፈልግ ተደርጎ የተፈጠረው። ብቸኛ ፍጥረት የሰው ልጅ ነው። እና እና ሌላ ሰው ሌላ ፍጥረት እንትንም የለውም። ፍላጎትም አልተሰጠውም። እንደግና ደግሞ ራስን የመቀየር ክህሎትም የለውም። ክህሎት የለውም ማለት። ለምሳሌ እንስሳት አሁን እስከመቼ? ድረስ ነው በእግራችን የምንሄደው እና የራሳችን የሆነ ትራንስፖርት ቢኖረን ምናምን ብሎ ሊያስቡ አይችልም። ያ የማሰብ ስልጣን አቅም ችሎታ የተሰጠው ለሰው ልጅ ብቻ ነው። እና ሌላ ፍጥረት እንደተፈጠረበት ነው ያለው መጀመሪያ ሲፈጠር እንደነበረው። አይነት ተፈጥሮ ይዘት ያለውና የመቀየር ምንም አይነት እድል የለውም። የመቀየር ምንም አይነት እድል የለውም። እና እንትን ግን የሰው ልጅ ግን የመቀየር እድል አለው። ከዛ ባለፈ ደግሞ። ከዛ ባለፈ ደግሞ ወደ ተፈጥሮ ስንመለስ እንዳልኩት ወደ ራሳችን እንመለስ እንደማለት ነው ምክንያቱም እኛና እንስሳት አንድ ነን ብዬ ነው የማስበው የማምነው እንደዛ ነው። አንድ ነን ማለት። በቃ አንደኛ ፈጣሪያችን አንድ ነው ያ አስገኛችን አንድ ነው የተገኘንበት። ምንጭ አንድ ነው። እና ለዛ ነው ሁሉም ሰው ወደ እንደዚህ አትክልት ስራ ወይም ብዙ ንፋስ ወደሚያገኝበት ብዙ አትክልቶች ወደሚገኙበት ወይ ደግሞ ውሃ የውሃ ቦታ የውሃ ዳር ሲሄድ ብዙ ሰው ሰላም ይሰማዋል። ብዙ ሰው ረጅም ሰዓት እንደዛ ሆኖ መቆየት ይፈልጋል። በቃ ወደ ራሱ ወደ ማለት ወደ ህይወቴ ወደሚለው ወይም ይኖርበት ወደነበረ ህይወት መመለስ አይፈልግም። በአብዛኛው ሰው ለዚህ ምክንያቱ የሚመስለኝ በቃ ወደ ትክክለኛ ተፈጥሮ እየተመለሰ እንዲመለስ ያደርገዋል። በዛን ሰዓት የንፋሱ ሰላም ወይም ደግሞ የእጽዋቱ ሰላም የሚሰማቸው ራሳቸው የሚሰማቸው ሰላም። እነሱ ሰላም ብለው ባይገልጹትም እነሱ ሰላም መሆኑን ባያውቁትም ሰላም ነው። እነሱ ጋር ያለውና ንፋስ ላይ ያለው ሰላም ወይም ሌሎች እንስሳቶች ላይ ያለው ሰላም። ሁሉ ይጋባል ይጋባብናል። ውስጣችን ካለው ሰላም ጋር ተነካክቶ ፍጹም የሆነ ሰላም እንዲሰማን ያደርጋል። እና

የስራ ምኞቶችህ ምንድነው ምኞቶችህ ምንድን ናቸው? የስራ ምኞቶችህ ብዙ ነው። አሁን ላይ እውነት ለመናገር እየሰራሁት ያለሁት ስራ የምኞቴን ስራ ነው ብዬ ለማለት ትንሽ ይከብደኛል። ምክንያቱም በጣም ሳላስብ የገባሁበት ስራ ነው በፍጹም እንደዚህ አይነት ስራ መኖሩ በራሱ አላውቅም ነበር። የሚመጣው ትምህርት ተምሮ ከዛ ተመርቆ ወይ ዶክተር ኢንጂነር ሆኖ። ምናምን በቃ የህክምና ሰው ብቻውን ሆኖ ሆስፒታል ላይ የግል ክሊኒክ ላይ ምናምን መስራት በቃ። ከዛ ውጪ አሁን እየሰራሁበት ያለ ድርጅት እንደዛ አይነት ስራ መኖሩ በራሱ አላውቅም ነበረና። ግን ቀስ በቀስ ወድጀው ደስ ብሎኝ የተመኘሁትን ያህል ለራሴ መስጠት የምፈልገውን አይነት ህይወት እየሰጠኝ ያለ የስራ አይነት ነው ብዬ ላወራ እችላለሁ። ያው ግን አሉ ደግሞ በ በአእምሮዬ ጀርባ የተቀመጡ አንዳንድ ሀሳቦች አንዳንድ ፍላጎቶች አንዳንድ ምኞቶች ደግሞ አሉ። ከስራ ጋር በተያያዘ እኔ አሁን እንትን የምልሰው አይደለሁም። እንደዚህ መራወጥ ላይ ታች ማለት ወዲያ ወዲያ ማለት ከዛ ደግሞ ጉዳዮችን መግደል ወደዛ ቢሮ ሄዶ ለዛ ሀላፊ አናግረው እንደገና መልስ ለዛኛው ሰቶ ከዛ በኋላ የሆነ ያህል ጊዜ ተጠብቆ እንደገና ወደ ሌላኛው ቢሮ ሄዶ የሆነ ነገር ማስፈጸም ምናምን የሚሉት ስናገሩት ነገሮች። ይሄ መንቀብ በቃ ለኔ ለመንቀራታት ነውና አልወዳቸውም በፍጹም አልወድም። እንደዚህ አይነት ስራ ከዛ ደግሞ ሌላው ቀርቶ ከቪዚነስ የተያዘ ደግሞ የሆኑ ከሰዎች ጋር ሄዶ ማነጋገር ሽያጮችንም መቀበል እንዳልኩት ደግሞ ከደንበኛ ጋር ማውራት መሸጥ ያለባቸውን እቃዎች ማዘጋጀት ወዲህ ወዲያ ያንን መስራት እንደገና ተመልሶ እንቅልፌልሽ ሌሊቶችን ማሳለፍ ምናምን ጭራሽ ምኞት አይደለም። ማለት ምናልባት ለገንዘብ ብዬ ለተወሰኔ ጊዜ ይሰራ ይሆናል ግን ለእንደዚህ አይነት ስራ የተሰጠው ሰው ነኝ ብዬ አላስብም በተፈጥሮ ነው። ከዛ ይልቅ የተወሰነ ያህል ሰዓታት ሰርቼ ግን በስነ ስርዓት ሙሉውን ሰዓት አይደለም ሰዓት ሁለት ሰዓት ከሆነ የሰራሁት ሁለቱን ሰዓት አንድም ደቂቃ ሳላባክን ምሰራ ግን ደግሞ አሪፍ ገንዘብም ማገኙ ማለት ነው። እንደዚህ አይነት ስራ ነው መስራት የምፈልገው በቃ ምኞቴ እንደዛ ነው። የተወሰነ ሰዓታት መስራት ግን ደግሞ በስነ ስርዓት መስራት ማለት ጥንቅቅ አድርጎ ማለት ነው። ምናምን ሳለ የቢሮ ሰዓት አለ አይደለ አንድ የቢሮ ሰራተኛ ሁለት ሰዓት ይገባል እንበል ሁለት ሰዓት ይገባል እስከ ሶስት ሰዓት ምናምን ስራ ላይጀምር ይችላል እሺ ሶስት ሰዓት ስራውን ጀመረ። እስከ አራት ሰዓት እስከ አራት ሰዓት ተንኩል ይሰራል አራት ሰዓት ተኩል ላይ ለሻይ ይወጣል። ለሻይ ወጥቶ እንደገና አሁን አምስት ሰዓት አካባቢ ይመለሳል ከዛ ደግሞ ስድስት ሰዓት ይሁን ለምሳሌ ይወጣል ከዛ ስምንት ሰዓት ይመለሳል ስምንት ሰዓት እንደግና ተመልሶ እስከ ዘጠኝ ሰዓት ወይም አስር ሰዓት አካባቢ ይሰራል። ከዛ ደግሞ አስር ሰዓት ለሻይ ማለት የሚሰራቸው ሰዓታት ቁጥር በደንብ አድርገን ብንቆጥረው ከአራት ሰዓት ምናምን በላይ አይሆንም ማለት የሚከፈለው የስምንት ሰዓት ነው ግን ከአራት ሰዓት በላይ አይሆንም። እና ላይ ደግሞ የምፈልገው እነዚህን አራት ሰዓታት በደንብ በስነ ስርዓት በስነ ስርዓት አንዱንም እንዳልኩት አንዱንም ደቂቃ ሳላባክን ልስራና ከዛ በኋላ አሪፍ ደሞዝ ይኖሩኛል። ከዛ በተቀረው ሰዓት ግን በቃ ለራሴ መስጠት ነው የምፈልገው ለግለ ቤተሰቦቼ መስጠት ነው የምፈልገው። ለሚወዱኝና አብሮኝ መሆን ለሚፈልጉ ሰዎች መስጠት ነው። ያ ነው የሚመስለኝ ህይወት መኖር እንደዛ ነው እንጂ። ሙሉ ቀን የሰራ እየዋሉ ሙሉ ቀን እየደከሙ ከዛ ለዛውም ወር ከወር ለማይደርስ ደሞዝ እኔ እንጃ ይሄ ምኞት አይደለም በፍጹም።

ዋና ዋና ሀላፊነቶች ሀላፊነቶችህ ምንድን ናቸው? በተለይ የተለየ የሀላፊነት ነው ያለኝ እርግጥ። አጠቃላይ በህይወት ዙሪያ ከሆነ ጥያቄው በህይወቴ ብዙ አይነት ሀላፊነቶች ናቸው ያሉኝ። አንደኛና ዋናው ራሴን ማሰተዳደር የራሴን ህይወት መቻል ከዛ ባለፈ ደግሞ ሰርቼ ለፍቼ ማድረግ ያለብኝን ሁሉ የሚጠበቅብኝን ነገር አድርጌ ለራሴ የምመኘውን ህይወት መስጠት ዋናኛው ሀላፊነቴ ነው። ማለት የሁሉም ሰው አላም የገዛ ራሱ ህይወት የሁላችንም ሀላፊነት ነው ብዬ አስባለሁ። ማለት የራሴ ህይወት ለራሴ ነው። ሀላፊነት መውሰድ ያለብኝ። በህይወቴ የሆነ ነገር ቢከሰት። በህይወቴ ማጣው ነገር ቢኖር። ሁላ ሀላፊነት የምወስደው እኔ ራሴ ነኝ ማለት ነው። እና ለገዛ ህይወቴ ለገዛ ዘመኔ ለገዛ ጊዜ ሀላፊነት ሀላፊነት መውሰድ አለብን ብዬ አስባለው። ሁሉም ሰው እንደዛው ሀላፊነት መውሰድ አለበት። እና እንዳልኩት ከስራ ጋር በተያዘ ከገንዘብ ጋር በተያዘ። ከመንፈሳዊ ህይወት ጋር በተያዘ። ከባህል ከሞራል ከማምንበት ምንድነው የምባለው የህይወት መርህ ጋ በተያያዘ ራሴን እያስኬድኩ ነው። በማምነው መጠን ነው እየኖርኩ ያለውት። መኖር በምፈልገው ነው መንገድ ነው እየኖርክ ያለው ወይስ? መኖር የምፈልገው ሌላ ሆኖ በተቃራኒው መኖር በማልፈልገው መንገድ ነው እየኖርኩ ያለሁት። ለራሴ ጥሩ ህይወት እየሰጠሁ ነው ለአእምሮዬ ሰላም የሚሰጥ ነገር። እያደረኩኝ ነው ለአእምሮዬ አእምሮዬን የሚያሳርፍ ስራ ነው እየሰራሁ ያለሁት ወይስ? በተቃራኒው አእምሮዬን ጭንቀት ውስጥ የሚያስገባ ራሴን እንደ ሰላም የሚያደርገኝ ራሴን እንዳክብር እንዳላከብር የሚያደርገኝ እንቅስቃሴ ውስጥ ነው ያለሁት የሚለው ነገር። ሁሉንም ሰው ለየራሱ ህይወት ሀላፊነት ወስዶ መረዳት። በትንታኔ ማወቅ ከዛ ደግሞ ለሚያደርጋቸው እያንዳንዱ ነገሮች ደግሞ ሀላፊነት መውሰድ አለበት ብዬ አስባለሁ። እና በዋነኝነት ዋና የኔ ሀላፊነት ብዬ የማስበው የገዛ ህይወቴን በማምንበት ልክ ነው ብዬ ባሰብኩት መንገድ መምራት። ከዛ በኋላ። እንደገና ደግሞ ለራሴ መስጠት የምፈልገው ህይወት አለ ማንም ሰው ለራሴ መስጠት የሚፈልገው ህይወታን። ይሄ ምን ማለት ነው በዚህ መንገድ ነው መኖር የምፈልገው። እንደዚህ አይነት ሰው ሆኜ ማለፍ የምፈልገው የሚለው። የራሳችን የሆነ ምልከታ የራሳችን የሆነ ምኞት አለን። እና ለዛ ምኞት መሰካት ዋናኛ ሀላፊነት መውሰድ ያለብኝ ብዬ የማስበው እኔ ራሴን እኔ ራሴን ራሴ ነኝና። የመጀመሪያው ሀላፊነቴ እሱ ነው። ሁለተኛ ሀላፊነት ከሁለቱም ሰው ጋር እምጋራ የማስበው የቤተሰብ ሀላፊነት። የወላጆቻችን ሀላፊነት ማለት ከሆነ አመታት በፊት እነሱ መውጣቶች ነበሩ በእኛ እድሜ ነበሩ። ከዛ ግን አሁን ላይ ሸምግለው እኛን እጅ የሚጠብቁ ሰዎች ሆነ። የኛን እርዳታ የሚጠብቁ ሰዎች ሆነ ካየን። በቃ ያኔ ልጅ ሆነን የቻሉንን ያህል እኛ ደግሞ ሲያረጁ ወይም ትላልቅ ራሳቸውን መቻል ሳይሆን በማያቅታቸው ሰዓት እኛ መቻል አለብን ብዬ ነው የማስበውና። እና ዋናኛ ሀላፊነት ውጪ ብዬ የማስበው ወላጆቼናቸው አባት እናቴ። በቃ ፈቅጄ ወድጄ የራሴ ላደርጋቸው በሃላፊነት ልቀበላቸው። የምወዳቸው ሰዎች ናቸው ማለት ነው። እና እነሱ አሉኝ ከዛ በዘለላ ደግሞ ታናናሽ ወንድሞቼ እንዳልኩት ራሳቸውን መቻል ያልቻሉ እስካሁን ድረስ ያሉ ወንድሞቼን እህቶቼን እነሱ ደግሞ የኔ ሀላፊነቶች ናቸው ብዬ አስባለሁ። አሁን እዚህ ጋር ስለ ወንድሞቼና ስለ ብዙዎች ሳወራ ከእንትን እንፃር አይደለም ከ ከ ከገንዘብ አንፃር ወይም ከ በቁሳቁስ ደረጃ ስለሚያስፈልግላቸው ነገር ስለማሟላት አይደለም። ግን እኔ ባለፍኩበት የህይወት መንገድ አለ። ከዛ ደግሞ እነሱ ነገ ያልፉበታልና። በተቻለኝ አቅም መንገድ የማሳየት መንገድ የመምራት የሆነውና ያልሆነውን መልካሙና መጥፎውን ነገር ለይተው እንዲሄዱ የማስቻል ሀላፊነት አለብኝ። ብዬ አስባለሁ።

የምታስታውሰው ልዩ በዓል አለ እንዴ አለ እንጂ በጣም ማስታውሳቸው ማስታወሰው ልዩ በዓል አለኝ። አዎ የመጀመሪያው ብዙ ናቸው። በርግጥ ሰዎች በተለያየ ምክንያት በዓላቸውን በዓላትን ልናከብር እንችላለን ከምናከብራቸው በዓላት አንዱ። የራሳችሁን የልደት በዓል አለ የወንድም እህቶቻችን የለደት በዓል አለ። እና ብዙ አይነት በዓላትም እናከብራለን እኔ ስለራሴ ሳወራ ነው። የራሴን የልደት በዓል የማከብርበትን መንገድ በጣም ነው የምወደው። በጣም ነው የምደሰትበት። አሁን ለምሳሌ ሳምንትን ሙሉ ነው የምንደሰተው። የዛሬ ከሆነ ልደቴ ዛሬ ብቻ አይደለም የምንደሰተው። ሳምንቱን ሙሉ ነው የማከበረው ሳምንቱን ሙሉ ደስተኛ ሆኜ ነው የማሳልፈው። ከዛ ደግሞ ሳምንትን ሙሉ በሚወዱኝ ሰዎች ተከብቤ ነው የማሳልፈው። ይሄ ማለት ምንድነው? በቃ የሚወዱኝ ሰዎች ያኔ ይሰበስባሉ ፍቅራቸውን ይገልጹልኛል። ሁሉም ማለት ነው ሁሉም በአንድ ድምጽ እንደሚወድኝ ስናየው ሲነግሩኝ እንደሚያስቡልኝ ሲነግሩኝ መልካም ምኞታቸውን ሲያስተላልፉልኝ ምናምን ያለው ስሜት በጣም የሚል ነው። እና አንዳልኩት ሳምንቱን ሙሉ ነው የማከብረው። ይመስለኛል ለእንትን አልመችም እኔ። ምንድነው ሰርፕራይዝ ለመደረግ አልመችም። በጣም ነው የማውቅባቸው በይ አብዛኛው ጊዜ እና ምንድን ነው የሚያደርጉት? ወይ ካለፈ በኋላ ዛሬ ከሆነ በነጋታ ወይም ደግሞ ከሁለት ቀን አልፎ ምናምን ከሁለት ቀን በኋላ ምናምን ነው። የሚያስቡት የሚያዘጋጁት ምክንያቱም አውቅባቸዋል በቀላሉ። እና ከዛ ደግሞ ከተለያዩ ሰዎች ጋር ነው የማከብረው። ለምን ሶስት አራት ጊዜም ላከብረው እችላለው። ልደቴን አንድ የአንድ አመት ልደቴን ሶስት አራት ጊዜ ሶስት አራት በተለያየ ሶስት አራት መንገድ። ላከብረው እችላለሁና ይሄ ማለት ምንድነው ለምሳሌ ከጓደኞቼ ጋር እከብረዋለሁ። በጣም ቅርቤ ከሆነ ጋር ጓደኞቼ ጋር እከብረዋለሁ። ቆይቼ እንደገና ብዙ በጣም ቅርቡ የማልላቸው ግን ደግሞ ለልደቴ አስታውሰው እንኳን አደረስሽ። መልካም በዓል ሊሉኝ የሚደውሉ ደግሞ ጓደኞች አሉኝ ከእነሱ ጋር ደግሞ አከብራለሁ። ሻይ እንጠጣለን ይጋብዙኛል ምናምን ነገር ከዛ በኋላ ደግሞ ከቤተሰቦቼ ጋር ሌያል እንደገና ያኔ ያከብራለሁ ማለት ነው። ከቤተሰቦቼ ጋር ከወንድም እህቶቼ ጋር ምናምን ደግሞ አከብራለሁኝ። ያኔ በቃ ልዩ የቤተሰብ ቀን ነው የሚሆነው የሁላንችንም ልደት በዛ መንገድ ነው የሚከበረው። ልዩ ቀን ሆኖ ማለት ነው። ለቤተሰብ በቃ የመገናኘት አብሮ የመብላት አብሮ ቡና የመጠጣት ጊዜ ሆኖልን። ነው የሚያርፈው የሚያልፈው የአብዛኞቻችን የሌደት በዓል ሲከበር ማለት ነው። እና እንደ ልምድ ከዛ በኋላ። ከዛ ደግሞ ከፍቅረኛዬ ጋር ደግሞ አብረን እናከብረዋለን። እሱ ደግሞ ከሌሎቹ ካከበርኩበት መንገድ በጣም የተለየ። በጣም አሪፍ አድርጎ ምክንያቱም አለ አይደለ ከምትወደው ሰው ጋር መሆን ደስ ይል የለ? የተወሰነም ቢሆን ከእሱ ጋር ቀናቶችን ማሳለፍ ደስ የሚል ነገር ነው። እና እሱ የሚያደርጋቸው ማናቸውም ነገሮች ሁሌ እንዳስደሰቱኝ ሁሌ ደስ እንዳሰኛኝ ሁሌ እንዳስደነገጠኝ ሁሌ ባላሰብኩት መንገድ። ለኔ ብሎ ነገሮችን እንዳደረገ ነውና። በጣም ነው ደስ የሚለኝ ከእሱ ጋራ መሆን ደግሞ ከሁሉም በበለጠ። ወድጄው ማሳለፈው ቀን እንዲሆንልኝ ያደርገኛል እሱ አለ። በቃ ዞሮ ዞሮ በአብዛኛው በጣም ወድጄው አሪፍ ጊዜ አሳልፈን። እንዳልክት በቃ ሁል ጊዜ አይነገርም አይደል? ሰው በተለየ የኛ ሰው ስሜቱን መውደዱን ፍቅሩን በቃ የሆነ ጊዜ እየጠበቃ ከነጭራሹ የማይል ሰው አለ ከነጭራሹ ሀሳቡን የማይገልጽ። ከነጭራሹ ምን እየተሰማው እንዳለ ፍቅሩንና አክብሮቱን ያለውን መልካም ምኞት በቃል መግለጽ የሚሳነው ሰው አለ። አንዳንዱ ሰው ደግሞ እንደዚህ አይነት ቃላቶችን እየጠበቀ ወይም የልደት በዓልን እየጠበቀ ወይ ደግሞ ሌሎች የቤተሰብ ቀናቶች ላይ እየጠበቀ የሚል ሰው ደግሞ አለና። እንደዚህ አይነት ሰዎች መጥተው እንደሚወዱ ሲነግሩ ሲነግሩ በህይወትህ ዋጋ የምትሰጣቸው ሰዎች እንደሚያስቡልህ በቃ ምኞት ሲመኙልህ ማየት እጅግ በጣም የሚያስደስት ነገር ነው

የስራ አሰራሮች ትከተላለህ? የስራ አሰራሮች አዎ መከተል ግዴታዬ ነው። በደንብ ነው የምከተለው በደንብ ነው የምከታተለው። እንኳንስ እኔ ይቅርና ሰራተኞች መከታተል አለመከታተላቸው ራሱ ምከታተለው እኔ ነኝ። እንደ እንትን ሆኖ ማለት ነው እንደ ሀላፊነት ሆኖ እኔ ነኝ ሀላፊነቱን ምወስደው በአብዛኛው ነገር እና በጣም አስፈላጊ ነገር ነው። ብዬ ነው የማስበው ምክንያቱም። ሁሉም መስሪያ ቤት ሁሉም የስራ ቦታ ይሄ የራሱ የሆነ እንትን አለው የሚመራበት ህግ። ማሳካት የሚፈልገው ነገር አላማ ከዛ ደግሞ ነገሮችን ማድረግ የሚፈልግበት መንገድ ይሄ የራሱ የሆነ መንገድ አለው ብዬ አስባለሁ። ሁሉም መስሪያ ቤት እንዳልኩት እና ስለዚህ ያ ያ ነገሮች መሳካት መሳካታቸውን ለማረጋገጥ የግድ አሰራር ሊኖር ይገባል ብዬ አስባለሁ። ለምንድነው የሚጠቅሙት? በቀላሉ ያለንን ስራ መስራት መሰራት አለመሰራታቸውን በየ ጊዜው ለማረጋገጥ በጣም ይረዳናል ብዬ አስባለሁ። ከዛ ባለፈ እንደ እንትንም ነው እንደ ምንድነው የሚባለው መማሪያ ነው። በቃ እንደ መስሪያ ቤቱ የራሱ የሆነ መመሪያ አለው እኛ እንድንሰራለት እኛ እንድናከናውንለት እንድናሳካለት የሚፈልገው በዚህ መንገድ ነው የሚለው የራሱ የሆነ መመሪያ አለው እና ለዛ መመሪያ መገዛት። ይሄ ማለት ማሻሻል አይችልህም አስተያየት መስጠት አይቻልም ምናምን ማለት አይደለም። አስተያየት መስጠት ይቻላል በዚህ መንገድስ ቢሆን ብሎ ሀሳብ መስጠት ይቻላል የመለሠ የመሰለህን ነገር ከዛ ግን ለወጣውና ብዙ ሰው ላይ ተስማማለት መመሪያና አሰራር ግን መገዛት ግድ ነው ብዬ አስባለሁኝና። እኔም መስሪያ ቤታችንን ባወጣሁ አሰራር መሰረት ነው አብዛኛው ስራዬን የምሰራው ይሄ ደግሞ ትክክል ነው ብዬ ነው የማስበው። ሁሉም ሰራተኛ በዚህ መንገድ ነው መሄድ ያለበት ብዬ ነው የማምነው እና። ሚከብድ ነገር የለውም የሚከብድ ነገር የለውም። ሁሉም ለየራሳችን ጥቅም ነው አንዳንዱ ድካምን ያቀላል አንዳንዱ ትንሽ የሚጫ ጫና የሚጨምር ነገር አለው እንደዛም ሆኖ ግን። ስራ መሰራት ስላለበት ሁሉም ሰው በህግና በስአራት መመራት ስላለበት የሚወጡ ናቸው እና እነዚህ አሰራሮች። ለነዛ ስራዎች ለወጡት ህግጋት መገዛት ከዛ ባለፈ ደግሞ መሰራት ባለ ስራው መሰራት ባለበት በትክክለኛው መንገድ በታቀደበት መንገድ ማስኬድ። ትልቅ ነገር ነው ብዬ አስባለሁኝ። እና ያንን ነገር ለማሳካት ሁሉም መስሪያ ቤት ከሆነ የመስሪያ ቤት ሰራተኛ ድርጅት ሌላ አይነት ድርጅት ከሆነ ደግሞ የድርጅት ባለ ሰራተኞች ይሄን ነገር ተረድቶ መስራት አለባቸው ብዬ አስባለሁ። እና እኔ ደግሞ በግሌ የማምንበት ነገር ከመሆኑ ባሻገር መስሪያ ቤቱን እንደዛ መንገድ እንድመራ ስለሚያስገድደኝ የስራ አሰራሮቼ በስነ ስርዓት ነው የምትከተለው። በተቻለ አቅም ከዛ ከወጡት አሰራሮች ውጪ ላለመሆን ላለማፈንገጥ። በሰአቴ መግባት ካለብኝ በሰአቴ ከመገኘት ጊዜ ከመገኘት ጀምሮ በሰአቱም መሰራት ያለበትም ስራ ደግሞ በሰአቱ ሰርቶ ከማስረከብ ጀምሮ ብዙ መስሪያ ቤቱ ራሱ ከእኔ የሚጠብቀውን ነገር ሙሉ በሙሉ የመስጠት ሀላፊነት አለብኝ ብዬ አስባለሁ። በዚህ መሃል ምንድነው? ከግምት ውስጥ ሊገቡ የሚገባቸው አንዳንድ ጉዳዮች ሊኖሩ ይችላሉ የግል ጉዳይ ሊሆን ይችላል። ሌሎች ተያያዥነት ያሏቸው ጉዳዮች ሊኖሩ ይችላሉ ይሆናል ግን። በዋነኛነት ስራው መሰራት ባለበት በትክክለኛውና እና በታቀደለት መንገድ መሰራቱን ለማረጋገጥ እነዚህን የስራ አሰራሮች መከተል የግድ ነው ብዬ አስባለሁ።

የትውልድ ቦታህ የት ነው? የትውልድ ተወልጄ ያደኩት አዲስአባ ነው። የተሰወሰኑ አመታትን የተሰነ ሳይሆን እስከማደግ ድረስ ያሳለፍኩት እዛ ነው። እዛ የተወለድኩት እኔን ጨምሮ አብዛኞቻችን እዛ ነው የተወለድነው። ቤተሰቦቼ ከተጋቡ በኋላ በመጀመሪያ ኦሮሚያ ክልል አካባቢ ነበሩ ለተወሰነ ጊዜ እዛ አካባቢ ነበሩ። ከዛ በኋላ ቀጥል ደግሞ የአባቴ ስራ ትንሽ አንድ ቦታ ላይ የሚረጋ አይነት ነገር አይደለም። የተለያዩ ቦታዎች ላይ እየሄደ እየዞረ ነበር የሚሰራው። ከተወሰነ አመታት በፊት እና በዛ ምክንያት ብዙ ቦታዎች የተወለድነው አብዛኞቻችን በተለያየ ቦታ ነው በተለያየ ከተማ ነው። እኔና ታናናሾቼ ብቻ ነን። በቃ እሱም ጥቂት አመታት እንትን ካለ በኋላ እንዴት የየቦታዎች ላይ ከሰራ በኋላ አባቴ አዲስ አበባ ላይ የራሳችንን ቤት ገዝተን እዛ መኖር ጀመርን ማለት ነው። እና ከዛ እዛው መኖር መኖር ከጀመሩ በኋላ እኔና ታናሽ ወንድሞቼ እዛ የተወለድነው እዛ ተወልጄ እዛ ነው ያደኩት። ብዙ የልጅነት በጣም ብዙ የልጅነት ትዝታዎች ያሳልኩ ያሳለፍኩበት ከተማ ነው። አዲስ አበባ እና በጣም ነው የምወዳት አዲስ አበባን በጣም ነው የምናፍቃት። ለስራ ካልሆነ በስተቀር ለስራ ወጥቼ የተወሰነ አመታት ርቄ ቆይቻለሁ። እና ለስራ ካልሆነ በስተቀር በፍጹም ለመኖር ከአዲስ አበባ ውጪ በፍጹም የምመርጠው ከተማ የለኝም። እንዳልኩት ከስራ ጋር በተያያዘ የተወሰኑ እንትኖች ነበሩ የተወሰኑ ምንድነው መተላለፎች ነበሩ። ለተወሰነ አመታት የሆነ ቦታ ቆይቻለሁ እዚህ ከመምጣቴ በፊት። አሁን ላይ ደግሞ እርቄ ነው ያለሁት ምናምን እና ትንሽ አመታት ተለይቼዋለሁ። ተለያይቻታለሁኝ ከዛ ባለፈ ግን በፍጹም ሌላ ከተማ ለመኖር መምረጥ አልችልምና የሆነ ሰዓት መመለሴ እንደማይቀር እያወቅኩኝ ነው። እምወጣው ስወጣ ራሱ በመጀመሪያ መመለሴ እንዳይቀር እንደማይቀር እያሰብኩኝ ነው የምወጣው። ምክንያቱም በጣም ነው የምወዳት በጣም ነው የምወዳት ምናልባት ብዙ የልጅነት ትዝታዎች ያሉኝ እዛ ስለሆነ ሊሆን ይችላል። ብዙ ምወዳቸውና በቅርብ የማውቃቸው ሰዎች እዛ ስላሉ። ሊሆን ይችላል በዚህ መጣን የምወዳት ምናልባት ለሌላ ሰው የተለየ ነገር ላይገኝባት ይችል ሆናል አላውቅም። እኔ ግን በጣም ምመውዳት ከተማዬ ናት። አሁን ላይ ደግሞ እያደገች እየተቀየረች እየሆነ ስለሆነ በዚህ በጣም ደስታ ነው የሚሰማኝ። ከዛ መመለሴ ደግሞ አይቀርም መመለሴ አይቀርም። በቃ የመጨረሻ ማለት መኖር ሲባል ሳስብ በቃ መኖር የምችለው አዲስ አበባ ላይ ነው መኖር የምፈልገው አዲስ አበባ ላይ ነው። ብዬ የወሰንኩት። በመሃል ለውጦች ሊኖሩ ይችላሉ። አላውቅም። አንዳንድ ለውጦች ማለት ህይወት በምታስበው መንገድ አትሄድም አይደል? ማለት እድለኛ ካልሆንክ በስተቀረ ነገሮች ሊቀይሩ ይችላሉ። እድሎች ሊመጡ ይችላሉ ማለት ካሰብከው መንገድ ውጪ የሆኑ እድሎች ሊመጡ ይችላሉ እና እንደዛ አይነት እድሎች መጥተው ምናልባት ሀሳቤን ካስቀየሩን ያኔ የምናየው ይሆናል። እስካሁን ድረስ ያለኝ ሀሳብ ያለኝ እቅድ እና ደግሞ ፍላጎት ጥልቅ የሆነ ፍላጎት ግን አዲስ አበባ ላይ መኖር እዛ ልጆች ወልደው ወልዶ ትዳር ይዞ እዛውም በቃ እዛው ተረጋግቶ መኖርን ነው። እስካሁን እያቀድኩ ያለሁት እና በቀጣይ ምን ሊፈጠር ይችላል? በቀጣይ ምናየው ነው የሚሆነው አጠቃላይ ነገሩን ግን በዚህ መንገድ ነው ላስቀምጥም ይችላል።

የደንበኛን እርካታ ታሳውቃለህ አዎ በቃተኛ የሆነ ከደንበኛ ጋር በተያያዘ ስራ ስለሆነ የምንሰራው። የደንበኛ እርካታ ወይም ያላቸውን እርካታ ሲባል የወደዱት ነገር አለያ ደግሞ ምናልባትም ያላሰ ያላስ እንድንሰራላቸው ፈልገው ጠይቀውን ግን ደግሞ እኛ ያልጨረስንላቸው አንዳንድ ነገሮች ካሉ በዛ መሰረት እንደንጨርስላቸው። ሀሳባቸውን የመቀበል አጠቃላይ ደግሞ ያላቸውን ስለ ስራው ስለ ሁኔታው ያሉበትን የ የስራ ደረጃ። ለማሳወቅ ብዙ ሰዎች ይደውላሉ እና በቀጥታ ከእኔ ጋር ነው የሚገናኙት እርካታቸውን ሆነ ያላቸውን ምንም እውነት አስተያየት ወቀሳም ሊሆን ይችላል። በቀጥታ የምቀበለው እኔ ነኝ። እና እንደዚህ አይነት ስራ ውጪ ነው የምሰራው። እና በተቻለን አቅም እና በተቻለን መጠን ደንበኞች ባሉን መሰረት ስራቸው እንዲሰራ። እንደገና ደግሞ እንሰራላችኋለን ብለን ቃል በገባንላቸው መሰረት ስራቸውን ጨርሰን እንድንሰጣቸው የሚያስፈልግ ዝግጅት ነው ከመጀመሪያው እንደምናደርገው። ባለፈ ግን ብዙ ነገር ምናልባትም ያሰቡት ነገር ሌላ ሆኖ እኛ ደግሞ ያደረግንላቸው ነገር አልገጣጠም። ቢላቸው ወይ ምን ማየት ሀሳብ አስተያየት ቢኖራቸው በቀጥታ ከእኔ ጋር መገናኘት ያላቸውን ሀሳብ ሊያሳውቁን ይችላሉ። እንዳልኩት ስራዬ ግን እንደዛ ስለሆነ ከዛ ደግሞ አንድ ድርጅት የ ምንድነው? የድርጅት አቋሙን ይዞ መሄድ የሚፈልግ ከሆነ ለደንበኛ ያለውን ክበር ለደንበኛ ያለውን አያያዝ በደንብ ማወቅ አለበት ብዬ አስባለሁ እና በየጊዜው ደግሞ ማሻሻል አለበት ብዬ ነው የማስበው። ምክንያቱም በቃ የገበያ የስራ የብዙ ነገሮች መነሻ የነዛ ደንበኞች ናቸውና። ደንበኛ አያያዝ ካላወቅክበትም እንዴት መያዝ እንዳለብህ በስራ ምን ያህል ያስደሰትከው እንዳለ። ከዛ ደግሞ በተነጋገርከው መሰረት ስራዎችን ማስረከብ መቻል የሚሉትን ነገሮች ከዛ ባለፈ ደግሞ የ የምንድነው የሚባለው የስራ ስነ ስርዓት በጠበቃ መልኩ ከደንበኛ ጋር ያለህን ግንኙነት አጠናክሮ መቀጠል ያስፈልጋል ብዬ አስባለሁ። እሱን እሱን ሳስብ እንዳልኩት የሚመጣልኝ ነገር በተቻለን አቅም ለደንበኞች በተለይ ደግሞ እንሰራላችኋለን ብለን ቃል የገባነውን ስራ መትክክል መሰራቱን አረጋግጣለሁ። ስራውን ከማስረከባችን በፊት ያንን ነገር አረጋግጣለሁ። ምናልባት ያላለቁ ነገሮች ወይ ደግሞ ያልጠሩ ነገሮች ኖረው። ቀናቱም መጨመር ካለብን አሳውቀን ቀናቶችን ጨምረን ባሉን በትክክለኛው አሰራር መሰረት ለመስራት እና ፍላጎታቸውን ለማሟላት እና ደግሞ እነሱን ለማርካት ነው የምንሰራው ማለት ነው። እና እንዳልኩት በቃ የአንድ ድርጅት ዋና አቋም ወይም ዋና ስራው ሊሆን የሚገባው ከደንበኛ ጋር ያለውን ግንኙነት ማስተካከል ነው ብዬ አስባለሁ። እና እነዚህን ስራዎች በዋነኝነት የምሰራው እኔ ነኝ። እኛ የመስሪያ ቤት ውስጥ እስካሁን ድረስ ያጋጠመን ያን ያክልም የተጋነነ ያ የእንትን የለም። ወቀሳ የለም መቻልነው መጠን እርግጥ ነው ስራው የቡድን ስራ ነው በቡድን የሚሰራ ስራ ነው። እኔ ያጠፋሁት ነገር ቢኖር በቀጥታ ከእኔ ጋር የሚገናኝ ሰው አጠቃላይ እንደ ቡድን ነው የምንወቀስበት የሰራው ጥሩ ነገር ካለ ደግሞ እና አጠቃላይ እንደ ቡድን ነው። የምንመሰገንበት እና ብዙ እንትን የሚል ነገር አይደለም። ብዙ ከግል ሀሳብ ከግል ፍላጎት ከግል አስተሳሰብና ጥረት ጋር የሚገናኝ ነገር ነው ብዬ ነው የማስበው።

ማዕድን ትጠቀማለህ ጠቀማለሁ ዕረእኔ አልጠቀምም አልጠቀምም። ማዕድን ምን ላይ ነው የምጠቀመው? ማዕድን የማዕድን ጥቅም ማለት ነው። ይሄ እኔ እንጃ እኔ አላቅም ምንም ስለማድን ማውቀው ነገር የለኝም አይገርምም። ግብቻ በቅርቡ ያየሁት ቅርብ አይደለም ግን ያየሁት ነገር ምንድነው? ከማዕድኑና ሌሎች ከከበረ ድንጋዮች የተሰሩ ጌጣጌጦች ምናምን ሲሰሩ አይቻለሁ እንጂ። ማዕድን ማዕድን ማዕድን ራሱ አላውቅም ምን እንደሆነ እንደገና ደግሞ ጥቅሙ ምን እንደሆነ አላውቅም። ከዛ ደግሞ የማዕድን ውሃ ምናምን ሲባል እሰማለሁ። ምናልባት ማዕድናት በብዛት የሚገኝበት ውሃ ማለት ሊሆን ይችላል። ከዛ ማዕድን ለማዕድናት ለጤና ጥቅም አላቸው። ያው እንደሚታወቀው ሁሉም አይነት ማዕድን ለጤና ጥቅም አላቸውና ምን እንደምትነግር እለሆይ። እንደዛ ሲባል እሰማለሁ ያንን አውቃለሁ እንጂ ከዛ በተረፈ ስለማድን ማውቀው ብዙ ነገር የለኝም። እኔም አልጠቀምም እንዳልኩት የማዕድኑ ውሃ ልጠቀም እችላለሁ። እንደገና ደግሞ ከከበረ ድንጋይ እየተሰሩ ሌሎች እንደ ጌጣ ጌጥ አይነቶችም ልትጠቀም እችል ይሆናል እንጂ። ማዕድ የሚባለው ነገር ተጠቅሜ አላውቅም አላውቅም

በሰአት የምትጨርስ ሰው ነህ። ውይ አወ። እንትን እያለሁ እንደውም ድሮ ትንሽ ማለት ድሮ ማለት የመጀመሪያ ስራ ልጀምር አካባቢ ትንሽ እቸገር ነበረ ከቤት መስሪያ ቤት። ትንሽ ይርቃል እና ማለት የግማሽ ሰዓት ወይ የአርባ ደቂቃ መንገድ አለ አለው። እና እዛ ከምደርስ ትሬስ ከዛ ደግሞ ከቤት የምወጣበት ሰዓት ትንሽ ዘግይቼ ነው የምወጣው። ዘግይቼ ወጥቼ ከእንደገና ደግሞ እንትን አጋጥሞኝ ይሄ ምንድነው? የታክሲ ሰልፍ አጋጥሞኝ እሱን አልፌ ምናምን እስከሚሄድ ድረስ ትንሽ ጊዜ ይወስድብኝ ነበረ። መጀመሪያ አካባቢ ከዛ በኋላ ግን ራሴን ቀስ በቀስ እያሻሻልኩ መጣሁ። ምን ማድረግ ጀመርኩኝ ጠዋት ላይ በጣም በጠዋቱ እነሳለሁ። እነዚህ ማድረግ የማድረጋቸውን የጠዋት አንድ አራት የሚሆነው ተግባራት አሉ እነሱን አደርጋለሁ ከዛ በኋላ በሰአቴ በጣም በጥንቃቄ ነው የምወጣው ማለት ነው። ለምሳሌ አርባ ደቂቃ የሚወስዱልኝ ከሆነ አምሳ ደቂቃ ቀጥድሜ ከቤት እወጣለሁ ማለት ነው። እና ምናልባት አስር ደቂቃ በመሃል የሆነ የሆነ ነገር ሊያጋጥመኝ ይችላል ብዬ ስለማስብ። እንትን እላለሁ ቀድሜ ለመውጣት እሞክራለሁ። ከዛ ደግሞ ለስራ ሲሆን እንደዛ አደርጋለሁ። ከዛ ባለፈ ደግሞ ለ ከሰዎች ጋር ቀጠሮ በተለይ ከስራ ጋር በተያያዘ ከሆነ ምናምን ይሄ በቃ ግድ ነው ማለት ነው ግድ ነው። ከሆነ ደቂቃዎች በፊት ቀድሜ መድረስ እፈልጋለሁ። ከዛ ደግሞ ማለት ሰው እንትን ያደርግሃል አይደል? ይመዝንሃል በቃ እኔ ደግሞ ከደንበኞች ጋር የሚገናኝ ስራ ስለምሰራ። እኔ አገኘኋቸው ማለት የድርጅት ድርጅቱን ወክዬ ነውና ያእናገርኳቸው ያለሁት። ምናልባት ሰአቴን ባላከብር ወይ ደግሞ በሆነ አጋጣሚ ብቻ ብዘገይባቸው ምናምን ስራን አለማክበር ነው ትርጉሙ ቀጥተኛ ትርጉሙ ሌላ ትርጉሙ ሊሰጠው አይችልም። እና እንደዛ እንዲሆንና የከድርጅቱ ጋር የተያያዙ ስራዎች ደግሞ እንዲበላሹ በፍጹም ስለማልፈልግ በተቻለኝ መጠን በሰአት ለመገኘት ነው የምሞከረው። እንዳልኩት ከስራ ጋር ግንኙነት ያላቸውን ነገሮች ላይ በፍጹም እኔ ቀልድ አላውቅም። እና በተቻለኝ አቅም በሰአቱ ለመድረስ የተሰጡኝን ስራዎች በሰአቱ ለመጨረስ። ቢያንስ ቢያንስ ባልኩት ጊዜ ጨርሼ ማስረከብን በጣም ምወድና ማዘወትር ሰው ነኝና። ሌላው ትንሽ እንትን የሚል ልዘገይ መችለው ወይም ትንሽ ሊያስቸግር የምችለው ከጓደኞቼ ጋር በሚኖረን በሚኖረን ቀጠሮ ሰዓት ላይ። ምናልባት እነሱ ላስቸግር ይችል ይሆናል ይሄን ማለት። አልዘጋይባቸውም ግን አለ አይደል ይሄ የጓደኛ ምንድነው ቀብጠት አለ። እና ትንሽ ልቆይባቸው እችላለሁ ወይ ደግሞ እየበላችሁ ጠብቁኝ ወይ? ወይ ምናልባት በመሃል ስራ እይዝና እየበላችሁ ወይ የሆነ ነገር እያደረጋችሁ ጠብቁኝ እና እኔ እመጣለሁ እላቸዋለሁ። እንደውም አብዛኛው ጊዜ ከጓደኞቼ ጋር በቃ ስራዬ ብዬ በቃ ዛሬም መገናኘት አለብን ብለን ተገናኝተን አናውቅም። ሁሌ ቅዳሜና ሁሉ የምንገናኘው የተቀረው የስራ ጊዜያት እኔም ስራ ነኝ እነሱም ስራ ላይ ናቸው በስልክ ካልሆነ በስተቀረ በጣም ጥቂት ጊዜያት ነው በአካል የተገናኘው ነው። በነዛ ቀናት እና በተቻለኝ አቅም። እነሱን ላለማስከፋት ማለት ጓደኛህ ማለት ምትወደው ምታከብረው ሰው ማለት ነውና። ማለት ስራ እንዲህ እኮ እንዳይጎዳ በጣም እየተጠነቀቅህ የጓደኛህ ስሜት ወይ የጓደኛህ ጊዜ ቸል ማለት ማለት በፍጹም የማይደረግና የማይረባ ነገር እንደሆነ አውቃለሁ። ግን እንትን አለበት። ቅብጠት አለ በቃ ከጓደኛ ጋር ስትሆን ትቀብጣለህ አንዳንድ ነገሮችን ምንድነው? ምንድነው? በቃ ቅብጠት የተነሳው ወይ ከቅርበት እየመጣሁ ነው ምናምን ትላለህ እየመጣሁ ነውና እየበላችሁ ጠብቁኝ ወይ የሆነ ነገር እያደረጋችሁ ጠብቁኝ። ምናምን አላለው አላለው አንዳንዴ ጊዜ እና እሱን እሱን ነገሮች ሊኖሩ ቢችሉም ከስራ ጋር በተያያዙ ነገሮች ግን በጣም በሰአት የምደርስ ሰው ነኝ

የምሳ እረፍት ምን ያህል ነው? የምሳ እረፍቴ አንድ ሰዓት ነው ያለኝ በመሃል ስራ ከምገባው ቤት እና ወጥቼ እንድግል ስመለስበት ሰዓት አንድ ሰዓት ሙሉስ የስራ አንድ ሰዓት ሙሉ የስራ አረፍታልኝ። አብዛኛው ጊዜ እዛው አካባቢ ነው የምሰማው የበለው። ከቤት ወደ ምድር ቤት ያለው ርቀት ትንሽ ራቅ ይላልና እሱ ራሱ አንድ ሰዓት ሊወስድብኝ ይችላል። ከአርባ እስከ ሃምሳ ደቂቃ ድረስ ሊወስድብኝ ይችላል እና መንገድ ላይ ነው የሚያልቀው የእረፍት ጊዜው። ስለዚህ ቤት ከመመለስ እያልኩኝ እዛው ነው የምውለው። እዛው ህንፃው ስር አንዳንድ የተከፈቱ ካፌዎች ቡና ቤቶች ምናምን አሉና እነዛን። ቡና ቤቶች ጋር ሄደን ከሌሎች ጓደኞቼ እስራባልደረቦቼ ጋር አብረን እዛው ምሳ በልተን። አብዛኛው ጊዜ ከቤት ይዤ ነው የምሄደው ለምሳ የሚሆነኝን ነገር ቋጥሬ ነው የምሄደው። ምሳዬ የት ቋጠረልኝን ምሳ በልቼ ከዛ በኋላ ደግሞ ቡናዬን ጠጥቼ ምናምን ነው እንትር ምረው። እዛው በቃ ምሳ ከመብላት እና ቡና ለመገንጣት አንድ ሰላሳ ደቂቃ ወስድብኛል። የተቀረበው ሰላሳ ደቂቃ በቃ እረፍት ማድረግ አንዳንድ ጊዜ ወደ ቢሮዬ ተመልሼ ትንሽ ሰውነቴን ዘና ለማድረግ እሞክራለሁ። አንዳንዴ ጊዜ ደግሞ እዛው በተቀመጥንበት ቡና እየጠጣን ከጓደኞች ጋር እያወረን እያወረን እየሳቀን ምናልባት ሰዓቱ ሊያልፉ ይችላል እና ብዙ እንትኖች አሉ ብዙ መንገዶች አሉ። ሰአቱን የምናሳልፍበት መንገዶች አሉ ከዚህ ባለፈ። እንዳልኩት ከቤቱ ወደ መስሪያ ቤት ትንሽ ስለሚርቅ ምሳ አለ ወደ ቤት መውጣት አይታሰብም። ብቻ አንዳንድ ድካም አስቀድሜ ልወጣ ይችል ይሆናል አስቀድሜ ማለት ከመውጫ ሰዓቴ በፊት አስቀድሜ እወጣና የግድ ቤት መሄድ ካለበኝ ወይ ላመጣው የሚገባ አቃ ኖሮ ምናምን ከሆነ። የአንድ ሰዓቷን የእረፍት ሰዓት ሁለት ሰዓት አድርጋትና ወደ ቤት ሄጄ ያለውን ነገር አይቼ እንደገና እመለሳለሁ ማለት ነው። እና ያ ሲሆን በጣም አድካሚ ነው። ምክንያቱም ምልልስ ነው የሚሆነው ምንም የማርፍበት ጊዜ ቤት ውስጥ አይኖረኝም። አይ ደግሞ ቤቴ ከገባሁ ብቃ አረፍት ነው የሚታየኝ። ልብሴን ቀይሬ አልኩበት የለብስ ጫማ ፀጉር አያያዝ ሳይቀር ሁሉ ነገር ቀይሬ። ቀለል ያለ ልብስ ቀለል ያለ ፀጉር አያያስ። አርፌ ቡና መጠጣት ወይም ደግሞ ብቻ ብቻ የምሆን ምወድ የማዘወትር ሰው ነኝና እሱን እሱን ነገሮች አደርጋለሁ። ከዛ ባለፈ ይሄ በየእረፍት የምሳ የእረፍት ሰዓት ወደ ቤት መጥቶ በለቼ እንደገና ወደ ስራ ተመልሼ ምናምን በጣም አድካሚ ነው። መጀመሪያ አካባቢ ጀመርን ነበረ የሚሆን መስሎኝ ማለት ነው ግን የሚሆን ነገር አይደለም። በጣም አድካሚ ነው። ምንም አላርፍም እመጣለሁ። በልቼ ወሬ አወጣለሁ አይነት ነገር ነው እንጂ በመሃል መንገድ ላይ ነው የሚያልቀው እረፍቴና። እሱ አይመች ሲል በቃ ምሳ ይዤ ምሳ ቋጥሬ መሄድ ጀመርኩኝ። ከዛ ደግሞ የውጭ ምግብ ነው አይስማማኝም ማለት በጣም ግድ ቃል ሆኖ ስትቀረ በሆነ አጋጣሚ አለ የሌለው የቤት ውስጥ ምግብ አንዳንድ ቀን ይሰለቻልና የውጪ ነገር። ትፈልጋለህ እንደዛ ሲሆን ምናልባት በቃ ዛሬ ዝም ብዬ ውጪ ልብላ ምናምን ብዬ ሳልቋጥር ሳልቋጥር ዝም ብዬ ልውጣ እችላለሁ እንጂ። ከዛ ባለፈ ግን በቃ በአብዛኛው ምሳ ቋጥሬ ነው የምሄደው የምወደውን መብላት የምፈልገውን የማዘወትረውን ለራሴ ብዬ ሰርቼ የሚበቃኝ ይሄን ያህል ይዤ እሄዳለሁ። ከዛ በኋላ ካፌ ላይ ተቀምጠን ከጓደኞቼ ጋር እነሱ ምግብ አዘው እኔ የራሴን ምግብ እየበላሁ። ይሄ እንዳልኩት የቀረው ሰላሳ ደቂቃ ቡና መጠጣት ነው በጣም አሪፍ ቆንጆ ቡና ቤት አለች። እሷ ቡና እየጠጣን ምናምን አሪፍ ጊዜ አሪፍ የእረፍት ጊዜ እናሳልፋለን ማለት ነው።

ሰዎችን እንዴት ታስተዋውቃለህ? ሰዎችን ማስተዋወቅበት መንገድ አዳዲስ ሰዎችን እና ራሴን ሳስተዋውቅ ምንም የምከተለው የተ የተቀመጠ ህግ ወይም አባባል ምንም ነገር የለኝም። በቀላሉ ያው ሁሉም ሰው እንደሚያደርገው መጀመሪያ ስሜን እናገራለው ከዛ በኋላ እንደተገናኘን ከዛ በኋላ የሚኖረው ወሬ። እንደተገናኘንበት ምክንያት አጋጣሚ እንደገና ደግሞ እንደተገናኘንበት ቦታ የሚወሰን ይሆናል ማለት ነው። ከዛ በኋላ የሚኖረው ንግግሮቻችን በዛ ምክንያት በዛ መንገድ ይቀጥላል ማለት ነው። እና በአብዛኛው ጊዜ ከአዳዲስ ሰዎች ጋር መተዋወቅ ብዙ የምደፍረው ነገር አይደለም ማለት የሰዎችን ማወቅ የምጀምረው ከለመድኳቸው በኋላ ነው። ከለመድኳቸው የተወሰነ ጊዜ አብረን ካሳለፍን በኋላ ነው ቀሉኝ እንደፈለኩ ማውራት የምጀምረው ከሰዎች ጋር እንጂ የመጀመሪያ አካባቢ የሆነ የሚከብደኝ ነገር አለ። ከአዲስ ሰው ጋር መግባባት ከአዲስ ሰው ጋር ማውራት ምናምን የሚከብደኝ ነገር አለ። ይከብደኛል እንዴት እንደሆነ አላውቅም። ግን ይከብደኛል የተወሰነ ከዛ እሱን እሱን አለ ከዛ ባለፈ እንዳልኩት ራሴን አስተዋውቃለሁ። እንዳለንበት ሁኔታና እንደተገናኘንበት ቦታ ደግሞ ያለውን ነገር ለማስረዳት እሞክራለሁ። ከዛ ሁሌም ለራሴ የሚገርመኝ ነገር እኔ ለሰው እያወኩ በሄድኩ ቁጥር ነው ራሴን እየጠበቅኩ የሄደው። አሁን ለምሳሌ መጀመሪያ አካባቢ እንደፈለኩኝ ነው የምሆነው። ማለት ለምሳሌ አዲስ ሰው ከሆነ ማውራት ያለብኝን ላወራ እችላለሁ ወይ ዝሙ ማለት ካለብኝ ዝም እላለሁ። አንዳንድ ነገሮች ማስረዳት ካለብኝ ወይም ገልጦ መናገር ካለብኝ ምናምን ልናገር እችላለሁ። ግን ያንን ሰው እየለመድኩት እየለመድኩት ጓደኛ እያደረኩት በሄድኩ ቁጥር ግን ያህ ነጻነቴን እያጣሁ እያጣሁ ነው የምሄደው ሁል ጊዜ የሚደንቀኝ ነገር ነው። ማለት እንዴት ነው ሰው ከለመደው ሰው መደበቅ የሚፈልገው ለምንድነው? እንደውም ከቀረብከውና ከለመድከው ሰው አይደለም መጣበቅ የምትፈልገው አብረህ መሆን መወዳጀት ይበልጥ መወዳጀት አብሮ መሆን የምትፈልገው ከምታውቀው ሰው ጋር። አደል አለአ እኔ ግን በአንጻሩ አዲስ ከተዋወኩት ሰው ጋር ነፃ ስሆን ራሴን ሙሉ በሙሉ ስሆን። ይታወቀኛል ከዛ ደግሞ አንድን ሰው እየለመድኩ እየለመድኩ በሄድኩ ቁጥር ደግሞ በሄድኩ ቁጥር ድርሞ ራሴን እየተከላከልኩ ራሴን እየጠበቅኩ የማወራውን ነገር እያሰብኩ የማደርገውን ነገር እያሰብኩ እሄዳለሁ ማለት ነው። እና ሁሌ የሚደንቀኝ ነገር ነው። ማለት እንዴት ነው እንደዚህ ልሆን የቻልኩት እላለሁኝ። እንዳልኩት ሰውን ባወቅን ቁጥር በቀለለኝ በተቀራረብን ቁጥር ሊቀለን ነው አደለ የሚገባው። ንግግራችን ሊቃል እርስ በእርስ መረዳዳታችን ሊቃል ማለት በቀላሉም ይሁን እንዲሆን መግባታ መግባባታችን እንዲቀል አይደለም የሚፈለገው። እኔ ግን በአንጻሩ። ይከብደኛል በቃ ከዛ በኋላ ራሴን ወደ መያዝ ራሴን ወደ መግጣት አንዳንድ ስሜ ስሜቶቼን ወደ መደበቅ። የሆንኩትን ለመሆን ብዙም አንጥርም ግን ያ የሆንኩትን ለማሳየት ግን ጊዜ መውሰድ በቃ ይሄ በራሱ ጤነኛ አይደለም። ማለት የሆንከውን ትክክለኛው ነገር ለሰው ለምታውቀው ሰው ለምትቀርበው ሰው ለማሳየት መቸገር ማለት ትንሽ የሚባል እንትን አይደለም ትንሽ የሚባል ነገር አይደለም። እንደውም በጣም ሊታሰብበት ምን ሆኜ ነው ብለን ልንጠይቀው የሚገባ ነገር ነው ብዬ አስባለሁ

አዳዲስ የስራ ግንኙነቶችን ትፈጥራለህ? አዎ በቃ ሁልጊዜ አዳዲስ የስራ ግንኙነቶችን ለመፍጠር እሞክራለሁ ስራዬም ስለሆነ ማለት ነው። ሁሉም አዳዲስ መሆኑን ምናልባት ላይጠበቅባቸው ይችላል። ደግሞ የስራ ግንኙነቶችን መፍጠር አዳዲስ ደንበኞች ካሉ ስለ ስራችን ሁኔታና በምን መንገድ ልናግዛቸው ስራቸውን ልናግዝ እንደምንችል ማስረዳት ያለውን ነገር በኛ መስሪያ ቤት በኩል ሊሰሩ ስለሚችሉ ነገሮች። በዝርዝር ማስቀመጥ ከዛ ባለፈ ደንበኞች እንዲሰራላቸው ሚፈልጉበትን መንገድ መስማት። ብቻ የጠየቁንን ስራ ሰርተን እስክናስረግብ ድረስ በተቻለ መጠን ደንበኞችና የኛ መስርያቤት ግንኙነት ግንኙነታቸው። ጠንክሮ መቆየት ስላለበት አንደኛ ዛሬ የመጣ ደንብኛ ነገ ተመልሶ እንዲመጣ። ዛሬ የመጣ ደመበኛ ደግሞ ነገ ሲመጣም ደግሞ ሌሎች ጓደኞቹን ወይም ደግሞ በእሱ ዙሪያ ያሉትን ሰዎች። ስለኛ ነግሯቸው እንዲህ እንዲያምጣ እኔ ምፈልገው ብቻው መጥቶ ብቻውን እንዲመለስ አንፈልግም። እንዳልኩት ራሱን ተመልሶ እንዲመጣ ድጋሚ እንዲመጣ ምናልባት የሚያሰራቸው ነገሮች ካሉ ድካም እንዲመጣ። ከዛ ባለፈ ደግሞ ከእሱ ውጪ ደግሞ ሌሎች ጓደኞቹ ወይም የቅርቡን ሰዎች ይዞ እንዲመጣ ለኛ መስሪያ ቤት ጥቆማ እንዲሰጥ። ስለኛ መስሪያ ቤት እንዲናገር እንዲያወራ የሚያደርጉ ሰዎች አሉ በዚህ መንገድ? ሚሰሩ ስራዎችን በዚህ መንገድ ሚሰሩ አሉ ብሎ እሱ ራሱ እንዲያስታውቅልን ነው ምንፈልገውና። ይሄን ለማድረግ ደግሞ በቃ ከስራ ጋር በተያዘ ጥብቅ የሆነ ግንኙነት የስራ ግንኙነት ከደንበኛ ጋር ሊኖረን ግድ ነው ብዬ ነው የማምነው። እና እንደ መስሪያ ቤትም ይሄንን ነገር ለማጠናከር እና ከ አሰብነው ነገር ግን አንድ ላይ ለማስኬድ እየሰራን ነው የምንገኘው። ቀለል አይደለም እንዳልኩት ከደንበኛ ጋር መስራት ቀለል አይደለም። ብዙ ጊዜ የማነሳው ነገር ምንድነው? ደንበኛው ሲመጣ ከገዛ ሀሳቦቹ ከገዛ ስሜቶቹ ከገዛ ህይወቱ ጋር ነው የሚመጣው እና እዛ ጋር ሲያወራ ማለት ነው። ስለ ስራ ብቻ አይደለም ሚያወራ አብዛኛው ሰው የስራውና የግል ስሜቱ በጣም ነው የሚደጋገልበት። እና ስለ ስራ እያወራ ምናልባትም በስራ መሃል የግል ስሜቱ የግል ፍላጓቱ ወይም ደግሞ እየገጠመው እያለፈበት ስላለ ህይወት ሊያነሳብህ ይችላል። ከዛ ተጽኖ ባልወጣ መንገድ ደግሞ ሊያወራህ ይችላል። ባልተቀየረ ስሜት ሊያናግርህ ይችላልና ስራው ቀላል የሚባል ስራ አይደለም። እንደዛም ሆኖ ግን የስራ ግንኙነቶች መፍጠር ለድርጅቱ እድገት እንደገና ደግሞ እኛ መድረስ ለምንፈልገው አይነት ተደራሽነት ራሳችንን ለማብቃት እንዲህ በተማስፈላጊ ነገር ነው ብዬ ነው የማስበው። እና ሁሌም አዳዲስም የቆዩ ነባር የስራ ግንኙነቱን ግንኙነቶችን ቀደም እኛ ጋር የመፍጠር ሀላፊነት የኔ ሀላፊነት ነው። ግን ደግሞ ስራው በቡድን የሚሰራ ስራ እንደመሆኑ መጣን እኔ ብቻ እኔ የምሰራው ወይም ብቻ የምጨርሰው ነገር ሆኖ ሳይሆን እንደ ቡድን አውርተንበት እንደውም ቡድን ተወያይተንበት እንደ ቡድን ደሞዝ ውሳኔ የሰጠንበት የምናደርገው ነገር ነው። ማለት ነው።

በፍህም ማብሰል ታውቃለህ? እንዴ አዎ በደንብ ነው የማውቀው። አሁን እኮ ነው እነዚህ ስቶቮች ወይም በኤሌክትሪክ የሚሰሩ ምርጫዎች። የመጡት እኮ ከቅርብ ጊዜ ወዲህ ነው እንጂ። ድሮ እኮ ሰዎች በከሰል ወይም በፋም ነበር። እኛም ነገር የሚያደርጉት ወጥም ሲሰሩ ምግብ ሲያበስሉ ቡና ሲጠጡ ሲያፈሉ ምንም ነገር ብቻ ሳት የሚያስፈልገው መሆን ናቸው አይነት ነገሮች ሲሰሩ። በፋም ነበር የሚጠቀሙት ድሮ። ያው እንደምታውቀው ፋም የመጣው ከእንጨት ነው አይደለም መጀመሪያ እንጨት ይለቀማል። ያሎደቀ ከሆነ ደግሞ ከዱር እነዚህ ትላለች እግዚአብሔር ምናምን ተቆርጦ ደግሞ ለፋም እንዲሆን የሚመረጡ አይነት አትክልቶች አሉ። ማለት ማለት ላለግንድ ግንድ ትላልቅ ግንድ ያላቸው ሰራው ምናምን የሚባሉት ትላልቅ ዛፎች አሉና እነሱ ናቸው ጥሩ። ከሰል የሚወጣቸው እነዛ ናቸው እና አሉ። እነዛ ነገር መጀመሪያ እነሱ ይቆረጣሉ ከዛ በሰአት እንዲነዱ ይደረጋል። ከዛ ደግሞ ጋራ አመድ ከመሆናቸው በፊት አስቀድሞ ያጠፋል ያጠፉታል ማለት ነው። በሰአቱ ከዛ ካጠፉት በኋላ እያደቀቁ በተወሰነ መልኩ እያደቀቁ እንደ ከሰል ይሸጡታል ማለት ነው። በቃ ይሄ ሂደቱ በጣም ቀላል ነው። ከዛ ግን ምንድነው ታዲያ እንትን የሚለው። አንዳንድ ጊዜ ይበል በደንብ ያልተቀጣጠለ ወይም በደንብ ያልነዳደረ ይሆንና በኋላ ላይ ከገዛነው በኋላ ስን ለመቃጠጠል ስንሞክር ጭስ ይወጣል። ልክ በመንደድና ባለመንደድ መሃል የሆነ እንጨት ማለት ነው። ላይም ሳሪ እሳት ለማያዝ ራሱ እንትን ስንጠቀም እንትን ስንጠቀም። ምንድነው የሚፈጠረው የምራ እሳቱ ይነዳል። ከዛ በኋላ የእሳቱ ንዳድ ለከሰሉ እንዲያያዝ ያደርጋል። ከዛ በኋላ ያው እሳት መፍጠር ይፈጠራል ማለት ነው። እና ልክ እንደዚሁ እንትን ላይ ሲሆን ደግሞ እንጃ ላይ ሲሆን ደግሞ እንጃ ሰው በደንብ ካልነደደ ጢስ ነው የሚሆነው። ነው የሚታፈነው እና ይሄ የከሰል ደግሞ ካርበር ነው። እውነት ቀጥተኛ የሆነ ካርበን ማለት ነው እና ያፍናል። እኔ አልወድም ሽታው ሲጀመር ቡናውን ማፈላ ከሆነ ከሰል ውጭ አድርጌ እወጣሁ እየገባሁ ነው ቡናውን ማፈላው እንጂ አፍንጫ አይችልም ይታፈናል። ሽታውም ይሄ እንደ ቀላል ነገር የሚለመድ ወይም ደግሞ አይ ችግር የለውም የሚባል አይነት ሽታ አይደለም ያለው በጣም ከፍተኛ የሆነ ሸታ ነው ያለው። በጣም የሚያስጠላ ለዛውም እና እሱን እሱን መቋቋም የሚቻል አይነት ነገር አይደለም። ከዛ ባለፈ እንትኖች አሉ። ቤት ሊጠቁር ይችላል ከእንትኑ ከከሰልው ጢስ የተነሳ ቤቱን ሊጠቁር ይችላል። ከዛ ደግሞ ሊታፈንም ይችላሉ እኔ አልሆንኩም እንደውም በቃ ብዙ ታሪኮች ሰምተን እናውቃለን። የቤታቸው ውስጥ ሰጥተውት እየጤሰ እየጤሰ በቃ እየር አጥሯቸው ወድቀው የሞቱ አንዳንድ ሰዎች አሉ ሞተው የተገኘው ሰዎች አሉና በጣም አድርገኛ ሽታ ነው። ያለው በደንብ ካልተጠነቀቅን በስተቀርና ድሮ እንዳልኩት ለማብሰል ምግብ ለማብሰል ቡናም ለመጠጣት ከሰል ነበር የምንጠቀመው በጣም ከቅርብ ጊዜ ወዲህ ነው። እንትኖችን እየተጠቀምን የመጣነው ኤሌክትሪክ ምድጃዎችን እየተጠቀምን የመጣነው በጣም ከቅርብ ጊዜ ወዲህ ነው። እንጂ በከሰል ነበር የምንጠቀመው ድሮ። እና በከሰል ማብሰል በጣም ነው የማውቀው። ለብዙ ጊዜ ደግሞ ተጠቅመንበታል እስካሁንም የተጠቀምንበት ነው። ለምሳሌ ቡና ለመፍላት በኤሌክትሪክ ምድጃ አይመችም ምክንያቱም በጣም ታደርጋለህ። ምናምን ከዛ ደግሞ ቡናው ቀስ ብሎን መፍላት ያለበት አቡሉን ከጠጣው በኋላ ሁለተኛውም ምድጃ ላይ ከሆነ በጣም ስለሚፈትን ብዙ አይጠፍጥም

የስራ ባልደረባ የስራ ባልደረባ ማለት አብሮን ነው የሚሰራ ሰው ከእኛ ጋር አብሮ የሚሰራ ሰው ማለት ነው። ያ ሰው ማንም ሊሆን ይችላል። በተቻለ መጠን ያ ሰው ጥሩ ሰው ቢሆን አብሮ እኛን የማሳድግ የሚፈልግ ሰው ቢሆን ይመረጣል። ግን ደግሞ ግን ደግሞ እድለኞች ከሆነን ብቻ ነው ጥሩ ባልደረቦችን ማግኘት የምንችለው። እኔ በጣም እድለኛ ሆኜ አብሮኝ ያሉ የ የስራ ባልደረቦቼ በማንኛውም ሰዓት እኔ ህይወት ውስጥ ለመገኘት እኔ አብሬም ስሰራም ሆኘ በግል ህይወቴ ከስራ ባለፈ በግል ህይወታችን ተቀራርበን አውርተን ብዙ ጊዜያቶችን አሳልፈን የምንለይ ሰዎች ነን። ይሄ በጣም እድል የሚፈልግ ነገር ነው ብዬ አስባለሁ። እና እንደዚህ አይነት ሰዎች ናቸው የገጠሙኝ የስራ ባልደረባ ማለት በአጭሩ አብሮህ የሚሰራ። ካንተ ግራ አላማህን ፍላጎትህን የተረዳ ሰው ማለት ነው።

ሆድ ማለት የበላነውን ምግብ የሚቀመጥበት ወይም የሚፈጭበት የሰውነታችን አካል ማለት ነው። የሚገኝበትን ቦታ ከአንገታችን ስር ወይ ከደረታ ከደረታ ከደረታችን ትንሽ ዝቅ ብሎ የሚገኝ የሚገኝ የሰውነታችን አካል ነው። አብዛኛው ጊዜ ሰዎች የስብ ክምችት ከፍተኛ የሆነ የስብ ክምችት ወይ ደግሞ ቦርጭ የምንለው ነገር የሚሰበሰብበት ቦታ ነው። እና ብዙ ሰዎች ይሄን አይነት ቦርጭ ወይም ደግሞ ሆዳቸው ውስጥ ሆዳቸው ላይ የተሰበሰበውን የስብ ክምችት ለማጥፋት በከፍተኛው መጠን እንትኖች ያጠፋሉ። ስፖርት ይሰራሉ የሚበሉትን ምግብ ይቀንሳሉ እና ሌሎችም ለዚህ እንዲያግዛቸው ብለው ብዙ የተለያዩ ነገሮችን ያደርጋሉና ሆድ ማለት ይሄ የሰውነታችን አካል ነው። ከዛ ደግሞ ሊታመም የሚችል የሰውነት አካል ነው እና ሁልጊዜ ጥንቃቄ ሁልጊዜ የበላ የምንበላውን ነገር መጠንቀቅ የምንበላውን ነገር ምንድነው? የሚባለው በቃ መጠንቀቅ ስለምንበላው ነገር ማሰብ እና በየጊዜው ደግሞ ጽዳቱን እንዲጠብቅ ማድረግ ይሄ ማለት። ይሄ ትልቁ አንጀታችን በራሱ የራሱን እንዲያጸዳ የማድረግ ሂደት መጠቀም አለብን ብዬ አስባለሁ

ሆቴል ሆቴል።

ቡና ቡና።

ወር ወር።

ተራብኩ። ተራብኩ።